እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ይቀድማልና። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለ መጠየቁ እንደሚከተለው አነብና ለቃለ መጠይቁ የመልስ ትንታኔ ወይም መብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን። ገባኝ ይላል። እንግዲህ ገባኝ የሚለውን ቃል። መቸና መቼና ለምን እንጠቀመዋለን በሚሉ ሀሳብ ላይ። በዚች ባደር ደቂቃ ውስጥ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን እንግዲህ ገባኝ ስንል። በመጀመሪያ ደረጃ ገባኝ የምንልበት በምን ጊዜ ነው? ወይም ደግሞ ምን አይነት ኢሹ በሚሆን ጊዜ ነው። የሚለውን ግልጽ አድርጌ ለማስረዳት እሞክራለሁ ማለት ነው። ስለዚህ አንድ ሁለት አካላት ወይም ደግሞ ሁለት የተለያዩ ወይም እንግዲህ ሁለት ሰዎች አሉ እነዚህ ሰዎች ማለት ነው። ስለ አንድ ርዕሰ ጉዳይ አንደኛው ተናጋሪ ሌላኛው አድማጭ ይሆንና ከዚያ ምንድነው? ተናጋሪው ስላንድ ርዕሰ ጉዳይ ወይም ሁኔታ ወይም ደግሞ ስለ አንድ ክስተት ይነግረዋል ማለት ነው። ወይም ደግሞ ይተርክለታል ወይም ይገልጽለታል ወይም ያብራራለታል ማለት ነው። በዚህም ጊዜ እንግዲህ ሀሳቡን ሙሉ በሙሉ ተረዳው ወይም አልተረዳውም ለማለት ምን ይለዋል ማለት ነው። ያ እኔ እስካሁን የነገርኩህ ነገር ግን ገብቶሀል ሀሳቡን ተረድተኋዋል ወይም ደግሞ ግልጽ ሆኖልሃል ለማለት ይጠይቀዋል ማለት ነው። የዛኔ እንግዲህ ሀሳቡ ተረድቶት ከሆነ ግልጽ ሆኖለት ከሆነ ወይም ደግሞ በቀላሉ የተናገረውን ንግግር መልእክቱን ተረድቶት ከሆነ አዎ ተረዳውት ገባኝ ይላል ማለት ነው። ገባኝ ማለት ምን ማለት ነው? በአጭሩ። በቋንቋው በአማርኛ ቋንቋ ገባኝ ስንል ምን ማለታችን ነው አንድን ነገር መረዳት መቻላችንን ማወቃችንን ወይም ደግሞ ምስጢሩ ለእኛ ግልጽ መሆኑን ለማሳወቅ የምንጠቀምበት ቃል ነው ማለት ነው። ስለዚህ ምናልባትም እንግዲህ ገባኝ የምንል አንድን ንግግር ወይም ደግሞ አንድን ሀሳብ ወይም ደግሞ አንድ ነገር እንዴት እንደተሰራ ለምን እንደሚሰራ። ወይም ደግሞ መቼ እንደተሰራ በማን እንደተሰራ እንግዲህ ስለዚህ ያ ጉዳይ የሚያትት ሰው ማብራሪያ የሚሰጥ ሰው አለ። ስለዚህ ማብራሪያውን ደግሞ የሚያዳምጥ ሌላ አካል አለ ማለት ነው። ይሄ አድማጩ የተናጋሪውን ሀሳብ ሙሉ በሙሉ መረዳት ማወቅ እንደዚሁም ደግሞ ምስጢሩ ለእሱ መገለጽ መቻሉን ለመጠየቅ ወይም ደግሞ ለመግለጽ ሲፈልግ ማለት ነው። ገባኝ ይላል ማለት ነው። ስለዚህ አሁን ብዙ ጊዜ ለምሳሌ እኛ ክላስ ላይ ስናስተምር። የምናስተምራቸው ነገር ምናልባት ለተማሪዎች አዲስ ነገር ሊሆን ይችላል እና ይሄ የምናስተምራቸው ትምህርት ለነሱ ግልጽ መሆኑን ወይም መረዳት መቻላቸውን ለመጠየቅ። ለመሆኑ እስካሁን የነገርኳችሁን ሀሳብ ተረድታችሁታል ገብቷችኋል እንላቸዋለን? የዛኔ ምናልባትም መልእክቱን በትክክል ተረድተውት ከሆነ ገብቶናል ገባኝ ይላል ተማሪ ማለት ነው። ግልጽ ካልሆነለት ሀሳቡን ካልተረዳው ደግሞ አልገባኝም በማለት በአሉታዊ መልስ መስጠት ይችላል ማለት ነው። ስለዚህ እስካሁን ያደረከው ማብራሪያ ወይም ትንታኔ። በትክክል ሀሳቡን ልንረዳው ስላልቻልነ ግልጽ በሆነ ቋንቋና እንደዚሁም ደግሞ ግልጽ በሆነ መንገድ ሀሳቡን አቅርብልን ለማለት ነው ማለት ነው። ስለዚህ ምንድነው? አልገባኝም እያሉ ነው ማለት ነው? እና ምንድነው ሀሳቡን እንግዲህ ግልጽ በሆነ መልኩ። ለነ እነሱ ሊረዱበት በሚችሉበት መንገድ ሀሳቡን ግልጽ አድርጎ ማቅረብና እንደዚሁም እነሱ ደግሞ በቀላሉ ሀሳቡን እንዲረዱት እንዲተረጉሙት ግልጽ እንዲሆንላቸው ምስጢሩን እንዲያውቁት አድርጎ ማቅረብ። እንግዲህ ከመምህራን ይጠበቃል ማለት ነው። ተማሪዎች ደግሞሞ በዚሁ ልክ ሀሳቡን ለመረዳት ወይም ደግሞ ሀሳቡን ለማወቅ በጥሞና መከታተልና ማዳመጥ ያው ግድ ይላቸዋል ማለት ነው። ማለት አለበለዚያ መምህሩ በመናገሩ መምህሩ በትንታኔ በማቅረቡ ብቻ ሀሳቡን ሊረዱት አይችሉም። ስለዚህ ሀሳቡ ግልጽ እንዲሆን እንደዚሁም ደግሞ በቀላሉ እንዲረዱት ምንድነው አንደኛ መምህሩ ሲናገር እነሱ በጥሞና መከታተል መቻል አለባቸው። ስለዚህ በጥሞና እየተከታተሉ ከሆነ በቀላሉ ማለት ነው። መምሩ የሚናገረውን ሀሳብ መረዳት ይችላሉ ማለት ነው። ሙሉ በሙሉ መቶ ፐርሰንት መረዳት ባይችሉ እንኳን ቢያንስ ሰማኒያ ሰባት ፐርሰንቱን የሀሳቡን ያን ርዕሰ ጉዳይ ሀሳብ መረዳት ይችላሉ ማለት ነውና። ገባኝ ስንል። የአንድን ሰው ንግግር ሀሳብ ወይም ደግሞ ትንታኔ ወይም ማብራሪያ ግልጽ በሆነ መንገድ ምስጢሩ ተገልጾልኛል አውቄዋለሁ ተረድቼዋለሁ የሚለውን ሀሳብ። የሚገልጽ እንግዲህ ገላጭ ቃል ነው ማለት ነው። እና ገባኝ ስንል በዚህ ልክ እንግዲህ የሌሎቹን ሀሳብ መረዳት መቻላችንን ለመግለጽ ስንፈልግ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላማዊ እግዚአብሔር ለሁላችንም ትልቅ ቦታ አለውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቃችን እዚያ ይላል እንግዲህ እዚያ ስንል ምን ማለታችን ነው? በሚለው በሚለው ቃል ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያ እሄዳለሁኝ። እንግዲህ እዚያ ስንል ምን ማለታችን ነው? አንድ ቦታን ማለት አንድ ነገር የተቀመጠበትን ወይም ያለበትን አቅጣጫውን ቦታውን። እንደዚሁም ደግሞ ሀሳቡን ለመረዳት ስንል ምንድነው ማለት ነው? እዚያ በማለት እንግዲህ በማመላከት ሊሆን ይችላል አቅጣጫም በማመላከት ሊሆን ይችላል ወይም ደግሞ ዝም ብለን በቃል ደረጃ እዚያ በማለት። ነገሩ ያለበትን ቦታ ወይም ደግሞ የነገሩን መገኛ ቦታ እንጠቁማለን ማለት ነው። እዚያ ስንል እንግዲህ ምን ማለት ነው? አንድ ነገር የሚገኝበትን ቦታውን። በትክክል እንግዲህ አቅጣጫውንና ርቀቱን ለመጠቆም እዚያ በማለት። በጣታችን ወይም ደግሞ በእጃችን ወይም ደግሞ በፊታችን እንደዚህ ዘወር በማለት ማለት ነው። አቅጣጫው በአቅጣጫው ትክክል ሁነነ እዚያ በማለት የነገሮቹን መገኛ የነገሮቹ። የት ቦታ እንዳሉና በየት በኩል አቅጣጫ እንዳሉ በቀላሉ ለማስረዳት ስንሞክር። እዚያ እንላለን ማለት ነው። ስለዚህ ከነገሮች ይሄ እዚያ ስንል። የሆነ ነገር በሆነ አቅጣጫ ላይ መቀመጥ መቻሉን የሚያጠይቅ ቃል ነው ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና የጥልቅ የሆነ የሰላምታ ድምፄን እያሱማሁ ቃለመጠይቁን እንደሚቀጥለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እሄዳለሁ ደቂቃ ይላል። እንግዲህ ደቂቃ ማለት ምን ማለት ነው? ደቂቃ ለምሳሌ በአንድ ሰዓት ውስጥ ምን ያህል ደቂቃዎች አሉ? የሚሉትን እና በዚሁ ከደቂቃ ጋር በተያያዘ ብዙ ጥልቅ የሆነ ትንታኔ የምይሰጥ ይሆናል አሁን ወደ ማብራሪያ እሄዳለሁ ማለት ነው። እንግዲህ ደቂቃ ስንል ምሳሌ። ከመጀመሪያ ስንነሳ ሰከንድ አለ ስልሳ ሰከንዶቹ ባንድ ላይ አንድ ደቂቃ እንላለን አንድ ደቂቃ ደግሞ። ማነው ስልሳ ደቂቃዎችን በአንድ ላይ አድርገን አንድ ሰዓት እንላለን እንደዚሁም ደግሞ ሃያ አራት ሰዓትን በአንድ ላይ አድርገን አንድ ቀን እንላለን። ስለዚህ ምንድነው? ምንም ይሁን ምን ደቂቃ ስንል የጊዜ መለኪያ የጊዜን የጊዜ የርዝማኔን መለኪያ አሃድ ይሆናል ማለት ነው። እና ደቂቃ ደግሞ ከሌሎቹ የጊዜ መለኪያ አሃዶች ጋራ ያለው ግንኙነት ልክ አሁን በገለጹት መልክ ይሆናል ማለት ነው። ይሄን ማለት ስልሳዎቹ ሰከንድ በአንድ ላይ አንድ ደቂቃ ሲባል እንደገና ስልሳዎቹ ደቂቃዎች ደግሞ በአንድ ላይ አንድ ሰዓት እና እንደዚሁም ደግሞ ሃያ አራት ሰዓት በአንድ ላይ አንድ ቀን እንለዋለን ወይም ደግሞ አስራ ሁለትቱን ሰዓት በአንድ ላይ አንድ ማልት ወይም አንድ ሌሊት ልንለው እንችላለን ማለት ነው። እና ዙሮ ዙሮ ደቂቃ ስንል የጊዜ መለኪያ አሃድ ሲሆን ከሌሎቹ የጊዜ መለኪያ አሀዶች ከሰከንድ ከሰአት እና ከቀን ጋራ ያለው ግንኙነትም ልክ በዚህ አሁን በሰጠሁት ማብራሪያ ልክ ይሆናል ማለት ነው። እና እንግዲህ ደቂቃ ስንል ምንድን ማለታችን ነው የጊዜ መለኪያ አሀድ ወይም ዩኒት ነው። ካልነ ከዛ በኋላ አንዳንድ ሰዎች ደግሞ እንደዚሁ ጊዜን ስራዎችን ሲሰሩ በጣም በፍጥነት በአጭር ጊዜ ውስጥ እንደሚጨርሷቸውና ምንም አይነት ጊዜ እንደማይፈጅባቸው ለመግለጽ ሲፈልጉ ሲፈልጉ ወይም ሲመኙ ወይም ሲገልጹ ማለት ነው። ደቂቃ አይወስድብኝም ይላሉ ይሄ ማለት ምን ማለት ነው? ነገሮችን የምንፈጽምበት የምተገብርበት ወይም ደግሞ አንድን ስራ የምፈጽምበት የጊዜ እርዝማኔ በጣም አጭር ነው ለማለት ምን ይላሉ ማለት ነው? ደቂቃ አይፈጅብኝም ይላሉ ማለት ነው። ለምሳሌ ምን ምን ይባላል መሰላችሁ? ከአንድ ሰው ከቢሮ ተነስቶ መኗሪያ ቤቱ ሲሄድ ወይም ደግሞ ከመኖሪያ ቤቱ ወደ ስራ ቦታው ሊሄድ ይችላል ወይም ደግሞ አንድ ሰው ለሆነ ጉዳይ ቀጠሮ ሊሄድ ይችላል ወይም ደግሞ አንድ ሰው የሆነ ቦታ ላይ ሊጠራው ይችላል አንድን ሰው ማለት ነው። በዚህ ሰዓት ተሎ ድረስልኝ ወይም እንደዚህ እየፈለኩ ነበር የት ነው ያለህ? ልጠብቅ ወይ እንደዚህ አይነት እንደዚህ አይነት ንግግር ጊዜ ምንድነው? ለምሳሌ አሁን በጣም ሩቅና ሩቅ ቦታ ሆነው የት ነው ያለህ ሲለው እንደዚህ ቦታ ነኝ ይለዋል። ከዛ በኋላ አይ ለእንደዚህ ጉዳይ ፈልጌ ነበር አሁን መድረስ ትችላለህ። ሲለው አዎ አዎ ደቂቃ አይፈጅብኝም ይላል ያ ማለት ምን ማለት ነው በአጭር ጊዜ ውስጥ አንተ ጋር እደርሳለሁ እያለው ነው ማለት ነው። እና ደቂቃ ሲባል አንድም አጭር የሆነች ጊዜ ርዝማኔን የሚያጠይቅ ይሆናል ማለት ነው። እና ደቂቃ እንግዲህ በአረፍተ ነገርም ውስጥ ሲገባ ምንድነው ሊሆን የሚችለው? ስም ነው ሆኖ ሊመጣ የሚችለው በአረፍተ ነገር ውስጥ ያለው የሚኖረው መዋቅር ስም ይሆናል ማለት ነው። ለምሳሌ በአንድ ቀን ውስጥ ስንት ደቂቃዎች አሉ? ብዬ ብል እንግዲህ ሰዓት በሰአት ስልሳ ደቂቃ አለ ስልሳ ደቂቃ ሲባዛ በአንድ ቀን ውስጥ ሃያ አራት ሰዓት አለ። ስድሳ ደቂቃ ሲባዛ በሃያ አራት ሰዓት አድርገን እንግዲህ ይሄንን ያህል የደቂቃ ብዛት እድናገኝ እንችላለን ማለት ነው። እና በዋናነት ማለት ነው ደቂቃ እንግዲህ የጊዜ መለኪያ አሃድ በመሆኑ። እንደሌሎቹ ሰዓት ሰከንድ ወይም ደግሞ ሰዓት ሰከንድ ቀን ሳምንት እያልን እንግዲህ ጊዜን እንደምን የጊዜን እርዝማኔ ወይም የጊዜን ፍጆታ እንደምናውቀው ሁሉ። ደቂቃም እንግዲህ ምን ያክል የጊዜ ርዘማኔ እንዳለው ያ ማለትም ለምሳሌ አንድ ቀን የምንለው ሃያ አራት ሰዓት ሲሆን በሃያ አራት ሰዓት ውስጥ ደግሞ በአንድ ሰዓት ስልሳ ደቂቃ ሲኖር ስልሳ ደቂቃ ሲባዛ በሃያ አራት አብዝተን አንድ ሺህ አራት መቶ አርባ ደቂቃዎች በአንድ ቀን ውስጥ እንዳሉ ማወቅ እንችላለን። ማለት ነው ስለዚህ በአጠቃላይ አንድ ሺህ አራት መቶ አርባ ደቂቃዎች የአንድ ቀን የጊዜ ልዝማኔ መለኪያ አሃድ ይሆናል ማለት ነው። ወይም ደግሞ እንግዲህ አንድ ሰዓት የምንለውን ስልሳ ደቂቃዎችን በአንድ ላይ አንድ ሰዓት እንላለን ማለት ነው። እና ደቂቃ በተለያየ መልኩ እንግዲህ የጊዜን ጊዜን ለመለካት የጊዜ ርዝማኔን የጊዜ ፍጆታ ለማወቅ የምንጠቀምበት አሃቴ ይሆናል ማለት ነው። አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ ከምንም በላይ ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ የተከበረ የሰላምታ ድምፄን እያሰማሁ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ለቃለ መጠይቃችን እሄዳለሁ። ኦክቶበር ይላል እንግዲህ ኦክቶበር የሚለውን ቃል እንዲሁ በአማርኛ ቋንቋ ቃሉን አናገኘውም ነገር ግን ኦክቶበር የሚለውን የእንግሊዝኛ ቃል በቀጥታ ጥቅምት የሚለውን የኛን ቃል የሚያጠይቅ ይሆናል ወይም ደግሞ ትርጓሜ የሚሰጥ ይሆናል ማለት ነው። ስለዚህ ኦክቶበር ስንል እንግዲህ በአውሮፓውያን ወይም ደግሞ በእንግሊዝኛ ቋንቋ ኦክቶበር ማለት ከመስከረም ቀጥሎ የሚመጣና እንደዚሁም ከህዳር በፊት ያለ በህዳርና በመስከረም መካከል ያለ ወር ነው ማለት ነው። ስለዚህ ለእነሱ ምናልባትም በአውሮፓውያን የጊዜ አቆጣጠር ለሚጠቀሙ ሰዎች ኦክቶበር ስንተኛ ወራቸው ይሆናል ማለት ነው አስረኛ ወራቸው ይሆናል። ለእኛ ደግሞ ሁለተኛ ወራችን ይሆናል ማለት ነው። ያ ማለት እንግዲህ እኛ መስከረም አንዳ መስከረምን አዲስ አመት የአዲስ አመት መግቢያ ስለሆነ መስከረም የመጀመሪያ ወር ይሆንና የሚቀጥለው ጥቅምት ሁለተኛ ወር ስለሚሆን እንግዲህ ሴፕቴምበር ኦክቶበር ብለን ሁለተኛ ብለን ሁለተኛ ወር ሆኖ እናገኘዋለን ማለት ነው። ዙሮ ዙሮ በዋናነት እንግዲህ ምንድነው? ኦክቶበር የሚለው ጥቅምት የሚለውን የኛ የአማርኛ ቃል የሚተካና እንደዚሁም ትርጉሙ ደግሞ በመስከረም እና በህዳር መካከል የሚገኝ አንድ ሰላሳ ቀናትን የሚያካትት አንድ ወር ነው የጊዜ መለኪያ አንድ ወር ነው ማለት ነው። በአውሮፓውያን ደግሞ እንግዲህ በሴፕቴምበር እና በ በዲሴምበር ማለቴ በኖቬምበር እና በሴብቴምበር መካከል የሚገኝ ወር ኦክቶበር ይሉታል ማለት ነው። ስለዚህ እኛ እንግዲህ ይሄ ኦክቶበር የምንለው ወይም ጥቅምት የምንለው ወር ማለት ነው ከመስከረም ቀጥሎ የሚገኝና በተለይ በዚህ ወቅት ላይ ተመጣጣኝ የሆነ ሙቀት እና እንደዚሁም ደግሞ በጣም አነስተኛ የሚሆን የዝናብ መጠን የሚመዘገብበት በእኛ አካባቢ ማለት ነው የሚመዘገብበት ወር ሆኖ ነገር ግን በዋናነት ማለት ነው። እንግዲህ የተለያዩ ሰብሎቹ ፍሬ ያ አፍርተው ማለትም በቃ ወደ መድረቅ ደረጃ የሚደርስበት ነው ማለት ነው። እና ጥቅምት በጥቅምት አንዳት ይባላል እንግዲህ ጥቅምት ምድሩ ሳር ሰማዩ ሁሉ ለምለም የሚሆንበት ያ ማለት ምን ማለት ነው ሰማዩም በደመና በተወሰነ ለጋ ደመና የሚሸፈንበት ምድሩ አረንጓዴ ቀለም የሚለብስበት እንደዚሁም የርሻ ቦታዎች ሁሉ በፍሬ የሚታጀቡበት ማለት ሁሉም የሰብል አይነቶች ፍሬ የሚያፈሩበት የእድሜ ደረጃ ነው። ወይም ደግሞ ወቅት ነው ማለት ነው ወይም የጊዜ ሰዓት ነው ማለት ነው። ስለዚህ በመስከረም እና በጥቅምት ያፈሩ የተለያዩ የዘር ያዝርት አይነቶች ህዳር ላይ እና ታህሳስ ላይ ደግሞ በመሰብሰብ በቀጥታ ወደ ቤት ይገባሉ ማለት ነው። እና ኦክቶበር ወይም ጥቅምት የምንለው ማለት ነው ሁሉም እንግዲህ እንደ ቦቆሎ እንደ ባቄላ፣ አተር እና ሌሎችም የአዝዕርት አይነቶች ማለት ነው። በዋናነት እንግዲህ በብዛት ማለት ነው በተለያዩ የሀገሪቱ ክፍሎች እሸት የሚደርሱበት እና ከዚያም ህዳር ላይ ደግሞ የሚደርቁበት ታህሳስ ላይ ጣጭደው እንግዲህ ወደ ቤት ፍሬው ወደ ቤት የሚገባበት ወር ይሆናል ማለት ነው። እና በዋናነት እንግዲህ ጥቅምት ላይ እነዚህ አሁን የጠቀስኳቸውም ሆኖ ሌሎቹ የሰብል አይነቶች ሁሉም ማለት ነው እሸት የሚሆኑበት ማለት ለመበላት እድሜ የበሰለ እድሜ ደረጃ ላይ የሚደርስበት ጊዜ ወይም ወቅት ነው ማለት ነው። ወይም ደግሞ ወርሃ እሸት ይሆናል ማለት ነው የእሸት ወቅት ነው የእሸት ወርቅ ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ በጥቅምት በመስከረም የሰው ልጅ ሁሉ እንግዲህ እቤት ያለው ያልቅና ውጭ ላይ ያለውም ገና በስሎ አይገባምና እንግዲህ ብዙ ህይወቱን የሚያሳልፈው ውጪ ላይ እንግዲህ የተለያዩ እሸቶችን በመብላት ይሆናል ማት ነው በተለይ ወደ ገጠሩ ክፍል ያለው ማህበረሰብ። በቃ በተለይ ወጣቱ ማለትም ከብት የከብት እረኞች ማለት ነው ከብት የሚጠብቁ ህፃናት በቃ ምሳቸውን ሁሌም ቢሆን የሚበሉት ውጭ ላይ ካለ አዝመራ እሸት እየቀጠፉ ይሆናል ማለት ነው፣ ይሄ እሸትም ምናልባት ባቄላ ሊሆን ይችላል፣ አተር ሊሆን ይችላል፣ ያተር እሸት፣ የባቄላ እሸት፣ የሽምብራ እሸት እንደዚሁም ደግሞ የወቆሎ እሸት እንደዚሁም የጅመል የሚባል አለ የጅመል እሸት እነዚህን ሁሉ በመመገብ ጊዜያቸውን የሚያሳልፉ ይሆናል ማለት ነው። እና እንግዲህ ይሄ ጥቅምት የምንለወር ለሰውም ለእንስሳትም ለምድሩም ለሁሉም ነገር ምቹ የሆነ በቃ ደስ የሚልና እንዲሁ ዝም ብሎ አየር የአየር ፀባዩ የአየር ንብረቱ ራሱ በጣም ለሰው ልጅ ምቹ የሆነ ወቅት ማለት ነው።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቁ እሄዳለሁ። የስራ ባልደረባ ይላል የስራ ባልደረባ ሲባል ምን ማለት ነው? አንድ ሰው ስንት የስራ ባልደረባ ሊኖረው ይችላል? በሚሉና እንደዚሁም ልዩ ልዩ ጥያቄዎችን እያነሳው በእነዚያ ጥያቄዎች ላይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ትንታኔ እሄዳለሁኝ። እንግዲህ የስራ ባልደረባ ስንል። አንድ ሰው በግል ድርጅቶች ተቀጥሮ ሊሰራ ይችላል ወይም ደግሞ በመንግስት ልዩ ልዩ ተቋማት ላይ ተቀጥሮ ሊሰራ ይችላል። ስለዚህ በመንግስትም ይሁን በግለሰብ ድርጅቶች ላይ ተቀጥሮ ሲሰራ በዚያ ተቋም ውስጥ ማለት ነው። ከአንድ ከ ማለትም እንግዲህ እንደ ተቋሙ ስፋት እና ጥበት ይለያያል። እንጂ በብዙ መቶ በብዙ ሺህ የሚቆጠሩ ሰዎች እንግዲህ እዚያ ተቋም ላይ ስራ ሊሰሩ ይችላሉ ያ ማለት ምን ማለት ነው? ምናልባትም ከስድስት ከሰባት ጀምሮ እስከ ብዙ መቶ ቁጥር ያላቸው ሰራተኞች በዚያ ድርጅት ውስጥ እንግዲህ በልዩ ልዩ የስራ መስክ አብረው የሚሰሩ ሊሆኑ ይችላሉ። ስለዚህ ምንድነው የስራ ባደረባ ስንል በዚያ ድርጅት ውስጥ አብረው ከድርጅቱ የቀራላቸውና በድርጅቱ ውስጥ ልዩ ልዩ ስራዎችን የሚሰሩ ሰዎች። ያላቸው እንግዲህ አንደኛው ከሌላኛው ጋር ያላቸው ግንኙነት ምን ይባላል ማለት ነው። የስራ ባልደረባ ይባላል ማለት ነው። ለምሳሌ አሁን ይሄንን ምሳሌ እየሰጠው ባብራራው እኔ አሁን ለምሳሌ በዩኒቨርሲቲ ደረጃ ተቀጥሬ ዩኒቨርሲቲ ደብረ ማርቆስ ዩኒቨርሲቲ ላይ ነው እየሰራሁ ያለው ስለዚህ። እኔ አሁን በጂኦሎጂ የትምህርት መስክ ተቀጥሬ እያስተማርኩኝ ሲሆን በዚህ ተማሪዎችን ለማስተማር እንግዲህ ጂኦሎጂ ትምህርት ብቻ አይደለም ተማሪዎች የሚወስዱት ያ ማለት እንግዲህ እንደየ ትምህርት ክፍላቸው የሚለያይ ቢሆንም። ሂሳብ ትምህርት ይወስዳሉ የኬሚስትሪ ትምህርት ይወስዳሉ የባዮሎጂ ትምህርት ይወስዳሉ እንደዚሁም ደግሞ የተለያዩ የታሪክ ትምህርቶችን ይወስዳሉ። ልዩ ልዩ የትምህርት አይነቶችን አብረው ይወስዳሉ ጎን ለጎን ማለት ነው። ስለዚህ አንድም በመምህርነት ብቻ ብዙ አይነት ሳይንስ ወይም ደግሞ በብዙ አይነት የስራ መስክ ተመድበው ተቀጥረው የሚሰሩ ብዙ የስራ ባልደረቦች አሉ ማለት ነው። ስለዚህ እነዚህ ሁሉ ለኔ ምንድን ናቸው ማለት ነው። የስራ ባልደረቦች በአንድ ተቋም ውስጥ አብረን የምንሰራ ሰዎች ምን እንባላለን እርስ በራሳችን የስራ ባልደረቦች እንባላለን ማለት ነው። እና የስራ ባለረባ ስንል በአንድ ተቋም ውስጥ ያሉ የሚሰሩ ሰዎች ትስስር ወይም ደግሞ ግንኙነት ምን ይባላል ማለት ነው? የስራ ባልደረብነት ይባላል ማለት ነው። እንግዲህ ልክ ለምሳሌ አሁን አንድ እናት የልጅና የእናት ግንኙነት። በስጋ ግንኙነት ሲሆን እንደዚሁም ደግሞ የስራ ባልደረባ ሲባል ደግሞ በተቋሙ ውስጥ የ ስለ ተቋሙ ልዩ ልዩ ስራዎች በበቂ ጊዜው መደበኛ ሰራተኛ ሆነው የሚሰሩ ሰዎች በዚያ ተቋም ውስጥ በአንድነት የተቋሙን አላማ ለማስፈፀም ልዩ ልዩ ስራዎችን የሚሰሩ ሰዎች ግንኙነታቸው ምንድነው ማለት ነው? የስራ ባልደረባነት ይሆናል ማለት ነው። ስለዚህ የስራ ባልደረባ ሲባል እንደዚህ ነው ማለት ነው። ወይም ለምሳሌ አሁን እኔ እንግዲህ እኛ ዩኒቨርሲቲ ውስጥ ልዩ ልዩ መምህራን የተለያዩ የተለያየ ሙያ ላይ የሰለጠኑ መምህራን ያስተምራሉ። እንደዚሁም ደግሞ የቢሮ ፕሮሰሶችን ወይም የቢሮ ሂደቶችን የሚሰሩ ደግሞ እንግዲህ ከፋይናንስ ጋር በተያያዘ እንደዚሁም ደግሞ ከሰው ሀብት ጋር በተያያዘ። እንደዚሁም ከሪጅስትራር ጋር በተያያዘ የተለያዩ ሰዎች ይሰራሉ። ስለዚህ እነዚህ ሁሉ ሰዎች ማለት ነው። እንደ አጠቃላይ በአንድ ተቋም ውስጥ የምንሰራ በመሆናችን ሁላችንም እኛ ማለት ነው የስራ ባልደረባም ነን ማለት ነው። ስለዚህ የስራ ባልደረባ ሲባል በአጭሩ በአንድ ተቋም ላይ መንግስታዊ በሆነ ተቋም ወይም ደግሞ የድርጅት የግለሰብ ድርጅቶች ሊሆኑም ይችላሉ። በዚያ ድርጅት ውስጥ አብረው ስለ ድርጅቱ አላማ ስለ ድርጅቱ በቃ እያንዳንዱ እንቅስቃሴ አብረው በጋራ የስራዎችን የሚሰሩ ሰዎች ግንኙነታቸው እንደ አጠቃላይ የስራ ባልደረብነት ይሆናል ማለት ነው። እንግዲህ የ ስራ ባልደረባ ሲል ልክ በዚህ ልክ ሀሳቡን መረዳትና እንደዚሁም ግልጽ ማድረግ ተገቢ ስለሚሆን እስካሁን የሰጠሁት ትንታኔ በቂ ብዬ ስለማስብ። ሀሳቤን በዚሁ እንጨርስና ዳግም ደግሞ በተለያዩ ርዕሰ ጉዳይ ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ ማለት ነው። አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠየቃችን ስብሰባ ይላል እንግዲህ ስብሰባ ማለት ምን ማለት ነው? ሰዎችስ ለምን ይሰበሰባሉ? አንድ ስብሰባ ለማካሄድ ቢያንስ ስንት ሰው ሊኖር ይገባል? የሚልና ሌሎቹንም ጥያቄዎቹ እያነሳሁኝ በእነዚያ ጥያቄዎቹ ላይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁ። እንግዲህ ስብሰባ ስንል በአንድ ርዕሰ ጉዳይ ላይ ምናልባትም ርዕሰ ጉዳዩ አንድ ከዚያ በላይ ሊሆን ይችላል ዞሮ ዞሮ በሆነ ርዕሰ ጉዳይ ላይ ማለት ነው። ሰዎቹ እንግዲህ ጥልቅ የሆነ ትንታኔ። ማለት ጥልቅ የሆነ ትንታኔ ማብራሪያ እንደዚሁም ደግሞ ምክክር ወይም ደግሞ ውይይት ያደርጉና ምንድነው መጨረሻ ላይ ውሳኔ ለማስቀመጥ? ሰዎች ተሰባስበው የሚገኙበት የሆነ ቦታ ነው ማለት ነው። ስለዚህ ስብሰባ ሲባል በአንድ በሆነ ቦታ ላይ በአንድ በሆነ ርዕሰ ጉዳይ ላይ ወይም ደግሞ ርዕሰ ጉዳዩ ምናልባትም ከአንድ በላይ ሊሆን ይችላል ወይም አንድ ርዕሰ ጉዳይ ሊሆን ይችላል ዞሮ ዞሮ። በሆነ በሆነ ርዕሰ ጉዳይ ላይ ሰዎቹ በሆነ ቦታ ላይ በመገናኘት ሁሉም ስብስብ ብለው ሁለት እና ከዚያ በላይ የግዴታ ስብሰባ ለማለት። ሰዎቹ ቢያንስ ሁለት ሰዎች መገኘት መቻል አለባቸው። ማለትም ስብሰባው ላይ ሁለት ሰዎች ሊሰበሰቡ ይችላሉ እንደ ጉዳዩ ወይም ደግሞ እንደ ርዕሰ ጉዳዩ ይለያያል። ለምሳሌ በሁለት ሰዎች ብቻ የሚካሄድ ስብሰባ ሊሆን ይችላል። ወይም ደግሞ ከዚያ በላይ ሰዎችን እያካተተ ወይም ደግሞ ታዳሚዎችን ያካተተ ስብሰባ ሊሆን ይችላል። ዞሮ ዞሮ። እንግዲህ ምንድነው ስብሰባ ስንል ሁለት እና ከዚያ በላይ የሆኑ ሰዎች መገኘት ያው ግድ ይላል ማለት ነው። እና በሆነ ርዕሰ ጉዳይ ላይ የሆነ ቦታ ላይ ሁሉም በአካል በመገናኘት ማለት ነው። ምንድነው ስለ አንድ ጉዳይ ጥልቅ የሆነ ውይይት ማብራሪያ ወይም ደግሞ ትንታኔ። እንደዚሁም ደግሞ ምክክር ይደረግና ከዛ በኋላ ማለት ነው ሁሉም ሁሉም ላይስማሙበት ይችላሉ ነገር ግን ብዙሃኑ በተስማሙበት ሀሳብ ላይ ማለት ነው። ውሳኔ ያሳርፋሉ ወይም ደግሞ ያጸድቃሉ ማለት ነው። ስለዚህ እነዚህ በዚህ መልኩ የትኛው ይጠቅመናል የትኛው ይጎዳል ከዚህ አንግል ከዚህ እይታ እያሉ በጥልቅ ጥልቅ የሆነ ውይይት ከተደረገ በኋላ። በዚያ ርዕሰ ጉዳይ ላይ እንግዲህ አዋጭና ጠቀሜታውን በደንብ ተንትኖ ካዩ በኋላ ማለት ነው። እንደ ህግ ወይም እንደ መመሪያ ይሆን ዘንዳ ያንን ሀሳብ እንግዲህ ያፀድቁና ከዚያን ቀን ጀምሮ እንደ መመሪያ ወይም እንደ ህግ ሆኖ ለዚያ ድርጅት ወይም ለዚያ ተቋም ማለት ነው። ህግ ወይም መመሪያ ሆኖ ይወጣና ተግባራዊ ሆኖ ይሰራበታል ማለት ነው። እና ብዙ ጊዜ እንግዲህ ስብሰባ የሚደረገው ሁለት እና ከዚያ በላይ በሆኑ ሰዎች ነው በሆነ ቦታ ላይ ጥልቅ የሆነ በሆነ ርዕሰ ጉዳይ ላይ በሆነ ሀሳብ ላይ ጥልቅ የሆነ ትንታኔ ማብራሪያ ውይይት ምክክር ከተደረገ በኋላ የሀሳቡ ማለት ነው። ምናልባትም ብዙሃኑ ያነሱትን ሀሳብ በምክንያት ካስረዱ በኋላ ወይም ደግሞ ምክንያታዊ በሆነ መልኩ ሀሳቡን ከተቀበሉ በኋላ ውሳኔ ያርፋል ማለት ነው። ስለዚህ በዚያ ውሳኔ መሰረት እንግዲህ ያ ጉዳይ ውሳኔ ያገኝና የሰብሰበው አላማ በዚሁ የሚቋጭ ይሆናል ማለት ነው። ስለዚህ ሁሌም ቢሆን ማለት ነው። እያንዳንዱ ተቋም ላይ በግልም ይሁን በመንግስት ተቋም ላይ እንግዲህ ሰራተኞቹ እንደ አስፈላግነቱ በየጊዜው ስብሰባ ያደርጋሉ በተለያዩ ርዕሰ ጉዳዮች ላይ ውሳኔ ለማሳረፍ እንደዚሁም ደግሞ። ችግሮች ሲመጡ እነዚህን ችግሮች እንዴት እንፍታቸው? ማን እንዴት እንፍታቸው? መቼ እንፍታቸው? እንዴት እናድርግ? በምን አይነት መንገድ ብነሄድ ያዋጣናል? የሚለውን እንግዲህ ሀሳብ ለማንሸራሸር ጥልቅ የሆነ ውይይት ለማድረግ ምክክር ለማድረግ እንደዚሁም ደግሞ በዚያ ውይይት ላይ ማለት ነው። ምክክር ከተደረገ በኋላ። የሚሻለውን እና የሚጠቅመውን ነገር መርጦ ለማውጣት እና ያንን መንገድ ለመከተል የግዴታ በሰራተኛውን አካል በመሰብሰብ በዚያን ጉዳይ ላይ ውይይት እንዲያደርጉና ከዚያም በኋላ ከውይይት በኋላ ብዙሃኑ ያመነበትን ሀሳብ በማጽደቅ እንግዲህ ስብሰበው ይጠናቀቃል ማለት ነው። እና እንደ አስፈላጊነቱ ስብሰባ ምናልባትም እንግዲህ ከሳምንት አንድ ጊዜ ከሳምንት ሁለት ጊዜ ወይም ከወር አንድ ጊዜ። ብቻ እንደአስፈላጊነቱ በተለያዩ ተቋማት በየተለያየ ጊዜ የተለያየ ቦታ ላይ ስብሰባዎች እየተካሄዱ አዳዲስ ውሳኔዎች እየጸደቁ አዳዲስ አሳቦች እየመጡ የቀደሙት እየተየ በፊት የነበሩት ህጎች እየተሻሩ እንደገና የአዳዲስ ህጎች ደግሞ እየጸደቁ ወይም ተጨማሪ ህግ እየወጣ በዚያ ልክ እንግዲህ ስራዎችን ለመስራት በቀላሉ መመሪያን ለማጽደቅ።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላምህ ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ የመልስ ማብራሪያ የምንሰጥ ይሆናል ማለት ነው። አሁን ወደ እቃ ለመጠይቁ እሄዳለሁኝ። ዳቦ ይላል እንግዲህ ዳቦ ስንል ምን ማለታችን ነው? ዳቦስ እንግዲህ ከሌሎቹ ምግቦች በምን በምን መልኩ ይለያል የሚልና? ዳቦም ከምን ከምን ነገሮች ሊዘጋጅ ይችላል። ዳቦስ አዘገጃጀቱ እንዴት ነው በሚሉ? በእነዚህ ርዕሰ ጉዳዮች ላይ እንግዲህ ጥልቅ የሆነ ውይይት የማደርግ ይሆናል። ወደ ውይይታችን። እንግዲህ ዳቦ በዋናነት በኢትዮጵያ ባህላዊ ምግብ ነው። ይሄ ዳቦ ማለት ደግሞ በቅርጹ የተለያየ ቅርጽ አለው። ክብ ዳቦ አለ። እንደዚሁም ደግሞ ሬክታንጉላል ቅርጽ ያለው ዳቦ አለ። እንደዚሁም ደግሞ ትሪያንግል ማለትም ሶስት ጎን ያለው ዳቦ ቅርጽ ያለው ዳቦ አለ። ብቻ በቅርጹ የተለያየ ነው። ዝሮ ዝሮ ዳቦ ስንል ግን በዋናነት ምንድነው? ለምግብነት አገልግሎት የሚውል ይህ የምግብ አይነት ነው ማለት ነው። ስለዚህ ዳቦ እንግዲህ ምግብ ከሆነ። እንዴት ይዘጋጃል? ከምን ይዘጋጃልና። እንደዚሁም ደግሞ በዋናነት ምን ሰዓት ላይ ነው ይሄንን ዳቦስ የምንጠቀመው በሚሉት? ርዕሰ ጉዳዮች ላይ ጥልቅ የሆነ ማብራሪያ ማድረግ እችላለሁኝ። ወደ ማብራሪያ እሄዳለሁኝ። እንግዲህ ዳቦ ልዩ ልዩ ከሆኑ የእህል አይነቶች ሊዘጋጅ ይችላል። ያ ማለትም በዋናነት ከስንዴ እንደዚሁም ከበቆሎ ከጤፍ ከሽምብራና ከገብስ ተመሳሰሉ። የእህል አይነቶች እንግዲህ እነዚህ ህሎች ማለት ነው። ይፈጩና ዱቄታቸው በወፍራሙ ከውሃ ጋር በወፍራሙ በውሃ በማቡካት ማለት ነው። በደንብ አቡክቶ አዋህዶ ማለት ነው። ከዚያ ምናልባትም እንግዲህ የድብቱ የዚህ የነዚህ ቅድም የጠቀስኳቸው እህሎች ዱቄት። በውሃ በፈላ ውሃ ነው በደንብ የተወፍሮ ይቦካል። ወፍራም ሆኖ ይቦካል ማለት በጣም ይታሻል። ከዚያ በኋላ ይሄ ሊጡ ወይም ደግሞ የድብቱ ማለት ነው። ተሎ ብሎ እንዲነፋና ወይም ደግሞ ተሎ ብሎ። ኬሚካል ሪአክሽን እንዲያካሂድ ወይም ደግሞ ቶሎ ብሎ እንዲብላላ ማለት ነው። ወይ የተወሰነ አብሲት የሚባል አለ እሱ ይጨመርበታል። ዝሮ በዚህ መልኩ በደንብ ታሽቶ የተቦካ የዚህ የስንዴ ዱቄት ወይም ደግሞ የበቆሎ ዱቄት ወይም የገብስ ዱቄት ወይም የጤፍ ዱቄት ሊሆን ይችላል። በዋናነት ግን የስንዴ ዱቄት ነው። እዳቦ ተብሎ ራሱ የተመረጠ ልዩ የስንዴ ዱቄት አለ። እሱን እንግዲህ በፈለው ውሃ በደንብ ታሽቶ ከተቦካ በኋላ ይሄን አብሲት የሚባለውን ነገር ጨምረን ማለት ነው ካቦካነው በኋላ። ለስምንት ሰዓታት ያህል እንጠብቅና ልክ ይሄ ሲብላላ ማለት ነው። ሲብላላ በቀጥታ ይህንን የወፍራሙን ሊጥ ማለት ነው እናነሳና በጋ መምጣት ላይ ወይም ደግሞ ዳቦ ራሱ የሚበስልበት የዳቦ ማብሰያ የራሱን የቻለ እቃ አለ። እዚያ ውስጥ የነዲጥ በማስገባት ሙቀት እንሰጠዋለን ሙቀት ምንጩ ምናልባትም የኤሌክትሪክ ሀይል ሊሆን ይችላል። ወይም ደግሞ ከእንጨት በሚገኝ የሙቀት ጉልበት ሊሆን ይችላል። ዞሮ ዞሮ በሙቀት ሀይል እንዲበስ ይደረጋል። ይሄ ዳቦ። ከዛ በኋላ በዚህ ሙቀት ሀይል የበሰለን ዳቦ በደንብ ሲበስል እንግዲህ እናውቀዋለን ያ ማለት ለሰላሳ ማለት ለስምንት ደቂቃ ወይም ለሰባት ደቂቃ ያህል እናቆየዋለን እንግዲህ እንደ ያን ሰዓት እያሞቅን ማለት ነው። የሙቀት ጉልበት እየሰጠን ማለት ነው። በምጣዱ ላይ ወይም ደግሞ የዳቦ መድፊያ ራሱን የቻለ ቃል አለ በዚያ ውስጥም ልናበስለው እንችላለን። ከዚያ ሲበስል ማለት ነው የዳቦ የዳቦ ሽታ የሚሸጥ እንትን አለው ይሄ የሆነ ሽቶ አለው ራሱ ከዚያ ውስጥ የሚወጣው ከዳቦ ወይም ደግሞ ከበሰለው ከእቃው ውስጥ የሚወጣው በሙቀት አማካኝነት እየተነነ የሚመጣው እንፋሎት። የዳቦውን መብሰል በአፍንጫችን እንዲሸተን ያደርጋል ማለት ነው። ከዚያ በኋላ ይሄን የበሰለ ዳቦ ከቀው ውስጥ እናወጣና። እንደ አስፈላጊነቱ እንግዲህ በሻይ ሊሆን ይችላል ወይም በወተት ሊሆን ይችላል። ብቻ እንደ አስፈላጊነቱ እንግዲህ ብዙ ጊዜ የቁርስ ሰዓት ላይ ይህንን ዳቦ እንመገባለን ማለት ነው። እና ዳቦ በዋናነት ማለት ነው የኢትዮጵያ ባህላዊ ምግብ ነው ማለት እንችላለን። በዋናነት እንግዲህ ኢትዮጵያውያን በተለይ ቁርስ ሰዓት ላይ በቃ ይህንን ዳቦ እየበሉ ነው እንግዲህ ወደ ስራቸው የሚሄዱ ማለት ነው። ስለዚህ ለዳቦ ከምን ከምን ይዘጋጃል ለሚለው እጅግ በጣም ብዙ አይነት የእህል አይነቶች አሉ። ዳቦን ለማዘጋጀት በዋናነት ስንዴ ይሁን እንጂ ከጤፍም ከገብስም ከሽምብራም ከልዩ ልዩ የሰብል አይነቶች ዳቦን ልናዘጋጅ እንችላለን ማለት ነው። እና እንግዲህ ይሄ ደግሞ ዳቦ ሀይልና ሙቀት ሰጪ ስለሆነ ሀይሉን

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ። የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቃችን እዳለሁኝ። አገልግሎት ይላል እንግዲህ አገልግሎት ስንል ምን ማለት ነው? አገልግሎት ሰጪ ድርጅቶች ምን ምን አገልግሎት ሰጪ ድርጅቶች አሉ እያልኩኝ በእነሱ ላይ እንግዲህ ሰፋ ያለ ትንታኔ የምሰጥ ይሆናል ማለት ነው ወደ ትንታኔው እሄዳለሁኝ። እንግዲህ አገልግሎት ስንል በዋናነት አንድ ሰው እውቀቱን ችሎታውን አእምሮውን ተጠቅሞ ማለት ነው። የእሱን እውቀት ችሎታ ወይም ደግሞ የእሱን ሁሉን ነገር ብቃቱን ለሚፈልግ ወይም ደግሞ ለሚጠቀም አካል ምን ማለት ነው ማለት ነው አገልግሎት ወይም ጥቅም መስጠት መቻል ማለት ነው ይሄ ማለት ምን ማለት ነው? ለምሳሌ አንድ እንግዲህ ወጌሻ የወጌሻ ማለት የአጥንት ስብራት የደረሰበት ሰው አጥንት መጠገን የሚችል ባለሙያ ሊኖር ይችላል። ስለዚህ ይሄ የአጥንት ጥገና መቻሉ ለሰውየው እውቀቱ ነው ክህሎቱ ነው ብቃቱ ነው ስለዚህ አንድ ሰው ደግሞ አጥንት የተሰበረ ሰው ይህንን አጥንትን በትክክል እንደ በትክክል ግጥም አድርጎ ካስተካከለ በኋላ አጥንቱ እንዲጸናለትና እንደ ቀድሞ በደንብ መንቀሳቀስ እንዲችል የአጥንት ጥገና ወይም ደግሞ የማስተካከል ስራ የሚሰራ ባለሙያ ዘንዳ ሄዶ ምን ያገኛል ማለት ነው? እንግዲህ የአጥንት ጥገና እንዲደረግለት ይህንን አገልግሎት ይጠይቃል ማለት ነው። ስለዚህ ይህንን ደግሞ ማድረግ የሚችል ብቃቱ ያለው ተሰጥኦ ያለው ወይም ደግሞ ከልምድ ከትምህርት ወይም ደግሞ በተለያዩ ሁኔታዎቹ ይህንን እውቀት የሚችል ሰው ደግሞ ይህንን በማድረግ ለዚህ አጥንቱ ለተሰበረበት ወይም ደግሞ ጉዳት ለደረሰበት አካል ማለት ነው። ምን አይነት አገልግሎት ይሰጣል ማለት ነው? ሰውነቱን የማስተካከል የመጠገን ስራ ይሰጣል ማለት ነው። ስለዚህ ይሄ ይሄ ስራ ምን ይባላል ማለት ነው? አገልግሎት ይባላል ማለት ነው። ምናልባትም ይሄ አጥንት የተጎደው ሰውዬ ወይም ደግሞ ወለም ያለው ሰውዬ እንግዲህ ያንን የጤና እንከን ለሚያስተካክልለት ወይም ደግሞ እርዳታ ለሚያደርግለት አካል ብር ሊከፍለው ይችላል። ዝሮ ዝሮ ግን ብር ይክፈለውም አይክፈለውም አገልግሎት አግኝቷል ማለት የሚፈልገውን ነገር አግኝቷል ስለዚህ ይሄ ሰውዬ ደግሞ እውቀቱን ተጠቅሞ ይህንን ስራ ሲሰራለት። አንድም ብር ይቀበለዋል ከተጎዳው አካል ሁለትም ደግሞ ሰውየውን ጤናማ እንዲሆን ስላደረገው ይሄ ምን አይነት አገልግሎት ይባላል ማለት ነው? በገንዘብ የሚደረግ አገልግሎት ይሆናል ማለት ነው። በነፃ የሚሰጡ በነፃ የአገልግሎት የሚሰጡ ሰዎችም አሉ በልዩ ልዩ መስኮች እንግዲህ የተለያዩ በተለያዩ ጉዳዮች ማለት ነው። የተለያየ አገልግሎት የሚሰጡ ሰዎች አሉ ዙሮ አሁን ይሄኛው ፍላጎትና እንደየሰው ቅርበት ያው በዚ ልክ ይልቅ ገንዘብ የሚቀበል አለ የማይቀበልም አለ ነገር ግን ምንድነው? ሰውን የማከም ወይም ደግሞ የሰውን ጤንነት የመጠገን አገልግሎት እንለዋለን ማለት ነው። ለምሳሌ ሆስፒታል ላይ ይሄ እንግዲህ ስንሄድ ምንድነው ሆስፒታል ላይ? በዋናነት እንግዲህ የታመመ ሰው ነው የሚሄደው ይሄ የታመመ ሰው ደግሞ ምንድነው? ከህመሙ ይድን ይፈወስ ዘንድ ማለት ነው። ወደ ህክምና ቦታ ይሄዳል እዚያ ህክምና ቦታ ላይ ደግሞ እንግዲህ በሰው ልጅ ጤንነት ላይ ልዩ ልዩ ክህሎት ወይም ልዩ ልዩ ብቃት ያላቸው ሰዎች ተቀጥረው የሚሰሩበት ቦታ ነው። ስለዚህ ሰዎችን እንደየህመም አይነታቸው እንደየበሽታቸው አስፈላጊውን የሆነ ህክምና እርዳታ ለማድረግ ብቁ የሆኑ ሰዎች ናቸው ያሉበት ስለዚህ። ሰዎችን እንደየህመማቸው መፍትሄ ለመስጠት እነዚህ ብቃት ያላቸው ሰዎች ተቀጥረው የሚሰሩበት ቦታ ምንድነው ማለት ነው? ለሰዎች የሚሰጡት ለነዚህ ለታማሚዎች የሚሰጡት አገልግሎት ምን ይሆናል ማለት ነው? ወይም ደግሞ ለሰዎች የሚያደርጉት ስጦታ ወይም ደግሞ የሚያደርጉት ክብካቤ ወይም ደግሞ የሚያደርጉት ህክምና ምን ይባላል ማለት ነው? የህክምና አገልግሎት እንለዋለን ማለት ነው። ሌሎቹም ለምሳሌ አሁን ሱቅ ላይ እንግዲህ ባለሱቁ ማለት ነው። በዚህ በአካባቢው የሌሉ የትኛውንም አይነት እቃዎችን ከሌላ ቦታ እያስመጣ እንግዲህ ሱቁ ላይ እያስቀመጥና ያንን ቃል የሚፈልግ ሰው በገንዘብ አማካኝነት ይሸጣል ማለት ነው። ስለዚህ የሱቅ አገልግሎት ይሰጣል ማለት ነው። ይህ ሰውም በሌላ መልኩ የገቢ አገልግሎት ለማህበረሰቡ እየሰጠ ይገኛል ማለት ነው። እና አገልግሎት ሲባል በአንድም በሌላም እንግዲህ በገንዘባችንም ገዝተን ይሁን ወይም በነፃ የምናገኘው ዝሮ ዝሮ ማህበረሰቡን ሊጠቅም የሚችል ስራ የሚሰራ ሰው። ምን ይባላል ማለት ነው አገልግሎት እንለዋለን ማለት ነው። ወይም ደግሞ ለምሳሌ ለመንግስት መስሪያ ቤት ላይ ተቀጥሮ የሚሰራ ሰው የመንግስት

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላም ለሁላችንም ወሳኝ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ማለት ነው። ቃለ መጠይቁ እንደሚከተለው አንብቤ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። መጥፎ ይላል እንግዲህ መጥፎ ማለት ምን ማለት ነው? በሚለውና አንድ ሰውስ መጥፎ ነው ሊባል የሚችለው ምን አይነት ባህሪ ያለው ሰው ነው ወይም ደግሞ ምን አይነት ድርጊት የሚፈጽም ሰው ነው በሚል በእነዚህ ጉዳዮች ላይ። ማብራሪያ የምሰጥ ይሆናል ምናልባት ጊዜ ካለኝም ተጨማሪ ሀሳቦችን እያነሳሁ በእነዚህ ሀሳቦች ላይ ማብራሪያ እሰጣለሁኝ ወደ ማብራሪያው ሄዳለሁኝ። እንግዲህ መጥፎ ማለት አንድ ጥሩ ያልሆነ ስራ የሚሰራ ሰው ማለት እንግዲህ ማህበረሰቡን የማያስደስት ማህበረሰቡን የሚያስቀይም እንደዚሁም ደግሞ ጎጂ የሆኑ ነገሮችን የሚሰራ ማለትም በአካባቢው ተፈላጊ ያልሆኑ ነገሮችን በማድረግ እንግዲህ ሰዎችን የሚያስቀይም ሰዎችን የሚያሳዝን ሰዎችን እንግዲህ በተለያየ መልኩ የሆነ ምጸት ውስጥ እንዲገቡ የሚያደርግ ሰው ምንድነው ማለት ነው መጥፎ ይባላል ማለት ነው። ወይም ለምሳሌ አሁን ደስ የማይል ነገር ማለት ነው መጥፎ ማለት ደስ የማይል ነገር ለምሳሌ። መጥፎ ሽታ ሸተተኝ ሊል ይችላል ሰው ይሄ ማለት ምን ማለት ነው ዴስ የማይል ሽታ የሚከረፋ ሽታ ለማለት ነው። መጥፎ ሰው ተናገረኝ ግን ደግሞ አሁን ክፉ ሰው ክፉ ነገር እንደተናገረው ይገልጻል ማለት ነው እና መጥፎ ስንል። ምንድነው የአንድን የሰውየው ባህሪ ጥሩ ያልሆነ መሆኑን ደስ የማያሰኝ መሆኑን እንደዚሁም ደግሞ አስቀያሚ መሆኑን። በቃ ጎጂ መሆኑን እና ጥሩ ያልሆነ ባህሪ ያለው መሆኑን በቀላሉ መረዳት እንችላለን ማለት ነው። ለምሳሌ ምኑን ነው እንግዲህ ሰውን ብቻ ሳይሆን ሁነቶችን ክስተቶችን ሁነቶችን ክስተቶችን ጊዜውን ሁሉ በአንድ ላይ ምንድን ልንል እንችላለን መጥፎ ያንን እንግዲህ የነገሮችን መጥፎነት ወይም ደግሞ ጥሩ አለመሆን ወይም ደግሞ ጎጂ መሆናቸውን። በዚህ ልክ እንግዲህ ልንቃወም ወይም ደግሞ በዚህ ልክ ልንገልጻቸው እንችላለን ለምሳሌ ዛሬ ቀኑ ለኔ መጥፎ ነው። ልል እችላለሁኝ ይሄ ማለት ምን ማለት ነው ምናልባት ዛሬ እንግዲህ ብዙ መሰነካክሎች ደርሰውብኛል ማለት ነው በዛሬው እለት እንግዲህ ብዙ አይነት አስቸጋሪ ነገሮች ይገጥመውኝ ነበር በህይወቴ ማለት ነው። እንግዲህ ወይም ደግሞ ለምሳሌ ዛሬ መጥፎ መጥፎ ነገር ገጠመኝ ብዬ ብል እንግዲህ እኔን እኔን በቃ የሚያስቸግር ነገር ገጥሞኝ እንደነበረና በዚያ ችግር ምናልባትም እንግዲህ ተቋቁሜው ሊሆን ይችላል ወይም ደግሞ ምናልባትም ጉዳት ደርሶብኝ አልፌው ሊሆን ይችላል። ለምሳሌ ዛሬ ቀኑ መጥፎ ነው ብዬ ብል ምናልባትም እንግዲህ በጣም ዝናብ ሊሆን ይችላል ይሄ የሆነ ውሽንፍር ሊሆን ይችላል ወይም ደግሞ ምንድነው የዛሬ ቀኑ መጥፎ ነው ስል በጣም ሙቀት ሆኖ ሊሆን ይችላል ወይም ደግሞ በጣም አውሎ ነፋስ በቃ ቤታችንን እንደዚሁ አካባቢውን ዝም ብሎ ጣራውን እየነቃቀለ የጣለበት ሁኔታ ተፈጥሮ ሊሆን ይችላል። እና እንግዲህ መጥፎ ስንል ሰውን ብቻ ሳይሆን ሁነቶችን ክስተቶችን እያንዳንዱን በቃ ጥሩ ያልሆነ ነገርን የሚያጠይቅ ቃል ይሆናል ማለት ነው። ለምሳሌ ዛሬ ቀኑ በጣ ዛሬ ቀኑ መጥፎ ነው። ብዬ ብል እንግዲህ ምናልባት በዛሬው እለት ምናልባትም እንደ መሬት መንቀጥቀጥ ተነስቶ ሊሆን ይችላል ወይም ቮልካኒክ ኢራብሽን ፈንድቶ ሊሆን ይችላል ወይም ደግሞ ምናልባትም በስራዬ በቃ ስንክልክል ስል ማለት ስራዬን በትክክል ስሰራ ላልውል እችል ይሆናል ማለት ነው። እና ቀኑ ለኔ ዛሬ መጥፎ ነው ብዬ ብል እንግዲህ ስራውን በስራዬ ላይ ችግር እንደገጠመኝ በቀላሉ መረዳት እችላለሁ ማለት ነው። ወይም ደግሞ መጥፎ የሆነ ሰው እኔን ስራዬን እንዳልሰራ በጣም ሲያስቸግረኝ ውሏል ማለት ነው። ወይም ደግሞ የሆነ ብዙ እንግዲህ የግል ሀብት ንብረቴ ጠፍቶኝ ወይም ወድቆብኝ ሊሆን ይችላል ማለት ነው። እና መጥፎ ስንል ከሰው ባህሪ ጋር ብቻ ሳይሆን ከነገሮቹ ጋራ ከክስተቶቹ ጋራ እንደዚሁም ደግሞ ብቻ ከተለያዩ ድርጊቶች ጋራ አብረን ልናያይዘው እንችላለን ማለት ነው። እና ለምሳሌ የዛ ዛሬ ገቢያው ማለት የዛሬ ገበያ መጥፎ ነው ብዬ ብል ምናልባት እንግዲህ ልገዛው ልገዛ የሆነ ነገር ልገዛ አስቤ ገበያሩና ሳየው ነገሮች ሁሉ በጣም እኔ ባሰብኩ ባሰብኳቸው ልክ ሳይሆን በጣም የተለየ ሁኔታ ገጥሞኝ ካገኘሁትኝ እንደገና ገበያውም የተረጋጋ አይነት ሰው ያለበት ካልሆነ የገበያ ስርአቱም የተረጋጋ ሳይሆን ዝም ብሎ አንደኛው በሌላኛው ላይ ወከባ የሆነ ከሆነ ስርቆት ዝርፊያ ድብድብ ምናምን እንደዚህ አይነት የበዛበት ከሆነ ምናልባትም ዛሬ ገቢያው መጥፎ ነው ልል እችላለሁ ማለት ነው። እና መጥፎ ሲባል የሰውን ባህሪ ብቻ አይደለም የነገሮችን የክስተቶችን ሁሉ አውሮ አካቶ የሚይዝ ቃል ነው ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ እና ጥልቅ የሆነ የሰላምታ ድምፄን እንዲሁ እያሰማሁ ቃለመጠይቁን። አነብና ለቃለመጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለመጠይቁ እሄዳለሁ። ሶፍትዌር ይላል ሶፍትዌር ማለት ምን ማለት ነው? ሶፍትዌርስ ለምን ይጠቅማል ሶፍትዌር? ለአንድ ኮምፒውተር አገልግሎቱ ወይም ጠቀሜታው ምንድነው? በሚሉ የተለያዩና ሌሎችም እንግዲህ ምናልባት ጊዜ ቃለኝ ለሌሎቹንም ጥያቄዎች እያነሳው በእነዚያ ጥያቄዎች ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው እንሄዳለን እንግዲህ ሶፍትዌር ስንል። ማነው የማይዳሰስ የማይጨበጥ። ነገር ግን በኮምፒውተሩ ውስጥ። ያለ የሚኖር እንደዚሁም ደግሞ ልዩ ልዩ ትእዛዛትን እየተቀበለ። በሃርድዌር አማካኝነቱ ትእዛዝን ወይም ደግሞ ፕሮግራሙን እየተቀበለ ፕሮግራሙን ኮምፒውተሩ እንዲሰራ የሚያዘው የኮምፒውተሩ የማይጨበጥ የማይዳሰስ እንግዲህ የኮምፒውተሩ ክፍል ነው ማለት ነው። ስለዚህ ሶፍትዌር ስንል። የኮምፒውተሩ አንዱ ክፍል ነገር ግን የማንጨብጠው የማንዳስሰው። ያ ማለትም። ልዩ ልዩ ነገር ግን ልዩ ልዩ ፕሮግራሞችን ለመስራት በቀላሉ ውስብስብ የሆኑ ነገሮችን ቀላል በሆነ መልኩ። በአጭር ጊዜ ውስጥ ለመስራት የሚያስችል የኮምፒውተሩ ክፍል ነው ማለት ነው ስለዚህ። እንግዲህ ልዩ ልዩ ፕሮግራሞች ስንል የተለያዩ ሶፍትዌሮች አሉ። እነዚህ ሶፍትዌሮች ሁሉ ልዩ ልዩ ስራዎችን ለመስራት የሚያገለግሉ የኮምፒውተሩ ክፍል ሲሆኑ። እነዚህም እንግዲህ ምንድነው? ከሃርድዌሩ በሚሰጣቸው ትእዛዝ ያንን ትእዛዝ ደግሞ መልሶ ኮምፒውተሩ ወደ ተግባር እንዲቀይር የሚያደርጉ የኮምፒውተር ክፍሎች ናቸው ማለት ነው። ስለዚህ ሶፍትዌር ስንል ለምሳሌ አርክ ጂአይ ሶፍትዌር እንደዚሁም ሰርፈር ሶፍትዌር ግሎባል ማፐር ሶፍትዌር ሰርፈር ስትራተር ሶፍትዌር አውቶካዲ ሶፍትዌር እያልነ ልዩ ልዩ ሶፍትዌሮች አሉ እነዚህ ሁሉ ምንድን ናቸው ማለት ነው። ኮምፒውተሩ ላይ ይጫኑና ከተጫኑ በኋላ ማለት ነው ይህንን የኮምፒውተሩን ሃርድዌር ተጠቅመን ትእዛዝ ወይም ደግሞ ፕሮግራም እንሰጣቸዋለን በዚያ ፕሮግራም መሰረት ደግሞ ይሄንን የሃርድዌሩን ፕሮግራም ወይም ትእዛዝ ተቀብለው ማለት ነው። ኮምፒውተሩ እንግዲህ ስራውን እንዲሰራ በአጭር ጊዜ ውስጥ። የተጣራና በቃ ግልጽ የሆነ ስራ እንዲሰራ ውስብስብ የሆነውን ነገር በግልጽ አድርጎ እንዲያስቀምጥልን። በሃርድዌሩ አማካኝነት እኛ ሃርድዌር ስንል በእጃችን የምንነካው የምንዳስሰው ነው። በዚህ በእጃችን በምንነካው በምንዳስሰው የኮምፒውተሩ ክፍል ተጠቅሞ የኛን ትእዛዝ ይቀበልና ያንን የኛን ትእዛዝ ማለት ነው በዚህ በሃርድዌር አማካኝነት የደረሰውን ትእዛዝ በቀጥታ ኮምፒውተሩ ስራውን እንዲሰራ የሚያደርግ የኮምፒውተሩ ክፍል ይሆናል ማለት ነው። ስለዚህ ሶፍትዌር የተለያየ ሶፍትዌሮች አሉ። እነዚህ ልዩ ልዩ ሶፍትዌሮችም የሚሰሩት ስራም በዚሁ ልክ ልዩ ልዩ ስራዎችን ይሆናል ማለት ነው። ለምሳሌ ወርድ ኦፊስ ወርድ ኦፊስ ማለት ነው ራሱን የቻለ የወርድ ኦፊስ ስራ ይሰራል። ለምሳሌ ሌሎቹም እንግዲህ ሶፍትዌሮች የራሳቸውን የሆነ የስራ ድርሻ የሚሰሩ ይሆናል ማለት ነው። ምንም እንኳን እነዚህ ሁሉ ሶፍትዌሮች በአንድ ላይ የአንድ ኮምፒውተር ክፍል ቢሆንም እንግዲህ። እነዚህ ልዩ ልዩ የኮምፒውተር ክፍሎች በመሆናቸው ስራቸውም በዚሁ ልክ ልዩ ልዩ ይሆናል ማለት ነው። ያ ማለት ምንድነው? አንደኛው በአንደኛው ሶፍትዌር ማፕ ጀነሬት የሚያደርግ ከሆነ ሌላኛው ደግሞ ዲጂታላይዝ የሚያደርግ ከሆነ። ልክ ምንድነው አንደኛው ደግሞ ጽሁፍ የሚጽፍ ከሆነ። ሌላኛው ደግሞ እርስ ላፒስ ማለትም የተጻፈውን ጽሁፍ ለማጥፋት የሚያገለግል ከሆነ ዞሮ ዞሮ ምንድነው? ሶፍትዌሮቹ የተለያዩ ሶፍትዌሮች የተለያዩ የስራ ድርሻ ኮምፒውተሩ ላይ ሊኖራቸው እንደሚችል ግልጽ ይሆናል ማለት ነው። ያ ማለት ምንድነው? ለምሳሌ ማይክሮሶፍት ወርድ ተጠቅሜ ምንም ካርታ ልሰራ አልችልም። ወይም ደግሞ እንግዲህ አርክጂያስን ተጠቅሜ ምናልባትም እንግዲህ በወርድ መልክ ጽሁፍ ልጽፍ ያን ያህል አያስችለኝም። ስለዚህ ልዩ ልዩ የኮምፒውተር ሶፍትዌሮች ራሱን የቻለ ልዩ ልዩ የስራ ድርሻ ወይም ደግሞ የስራ ተግባራት እንዳሏቸው በእነዚህ ምሳሌዎች እንግዲህ ግልጽ ሆኖ አቅርቤያለሁ ግልጽ አድርጌ ሀሳቤን አቅርቤያለሁ ማለት ነው። ሌሎቹንም አሁን ለምሳሌ አውቶካድ ብናይ አሁን ይሄ አውቶካድ ዲዛይን የተለያዩ የቤት ወይም ደግሞ ህንፃ ዲዛይኖችን በቀላሉ በስሪዲ ቪው ወይም ደግሞ በቱዲ ቪው ለማውጣት ለማሳየት የሚያገለግል ቀላል የሆነ ሶፍትዌር ነው ማለት ነው። ስለዚህ ሶፍትዌሮች ሁሉ የራሳቸው የሆነ የስራ ድርሻ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው አነብና ወደ ቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እንቁላል ይላል እንግዲህ እንቁላል ማለት ምን ማለት ነው? እንቁላል ከምን ይገኛል? እንደዚሁም ደግሞ እንቁላል ለምን ለምን አገልግሎት ይውላል በሚሉ? እና ሌሎችንም ምናልባት ደቂቃ ካለኝ ሌሎችንም ጥያቄዎች እያነሳሁኝ ማለት ነው። በእነዚህ ጥያቄዎች ላይ ጥልቅ የሆነ ማብራሪያ እሰጣለሁኝ። አሁን ወደ ጥያቄ ወደ ማብራሪያ እሄዳለሁ ማለት ነው። እንግዲህ እንቁላል ማለት እጅግ በጣም ሲበዛ ገንቢ የሆነ መግብ አይነት ነው። ፕሮቲን በፕሮቲን የበለፀገ ገንቢ ምግብ ነው ማለት ነው። እና እንቁላል ለምሳሌ ከምን ይገኛል ተብሎ ቢጠየቅ እንግዲህ ከተለያዩ እንቁላል ጣይ እንስሳት ነው በተለይ አዕዋፋት ዶሮ ልዩ ልዩ አዕዋፋት ሰጎንን ጨምሮ ማለት ነው። ምንድነው? የሚራቡት ወይም ደግሞ ዝርያቸውን የሚያስቀጥሉት ወይም ደግሞ የትውልድ ሰንሰለታቸውን የሚያስቀጥሉት በእንቁላል በመጣል እንቁላላቸውን ደግሞ መልሰው በመፈልፈል ነው። እንግዲህ ጫጩት የሚፈጥሩት ማለት ነው። እና እንግዲህ እንቁላል ስንል እነዚህ እንቁላል በመጣል የሚራቡ እንስሳት ወይም ደግሞ በራሪ ነፍሳት እንዲሆኑ ይችላሉ። የእርባታ ዘዴያቸው ሁለት ጊዜ ይሆናል ማለት ነው። በመጀመሪያ እንቁላል ይጥላሉ ከዚያ በኋላ እንቁላሉን ደግሞ በሙቀት ሀይል ማለት ነው ወደ ነፍስ ወደ እጩነት ወደ ጫጩት ይቀይራል። ከዚያ ያን ጫጩት ደግሞ ከእንቁላል ውስጥ ፈልፍሎ በማውጣት በዚህ ልክ እንግዲህ የዘር ሀረጋቸውን ወይም ደግሞ እርባታቸውን በዚህ መልክ የሚቀጥሉ ይሆናል ማለት ነውና። እንቁላል ስንል በፕሮቲን የበለፀገ እጅግ በጣም ገንቢ የሆነ የምግብ አይነት ነው ማለት ነውና። እነዚህ እንቁላል በመጣል የሚራቡ ለምሳሌ እንደ ዶሮ ልዩ ልዩ አዕዋፋት ሰጎን ደግሞ እባብ እነዚህ ሁሉ ምንድነው ማለት ነው? ዝርያቸውን የሚያስከትሉት ወይም ደግሞ የሚቀጥሉት በምን እንቁላል በመጣል ያንን እንቁላል ደግሞ በሙቀት ሀይል ወደ ጫጩትነት ይቀየርና ያን ጫጩት ደግሞ ከዚህ እንቁላል ስንል ጠንካራ የሆነ ቅርፊት ከላይ ያለው ስለዚህ ያንን ጠንካራ ቅርፊቱን ጫጩቱ ከተፈጠረ በኋላ ፈርቅቶ በማውጣት እንግዲህ ዝርያቸውን በዚህ መልክ የሚያራቡ ወይም የሚያስቀጥሉ ይሆናል ማለት ነው። ስለዚህ እንቁላል ስንል አሳዎችን ጨምሮ ዶሮ እርግቦች ልዩ ልዩ የሰማይ አዋፋት በሰማይ ላይ የሚበሩ አእዋፋት ማለት ነው። ዝርያቸውን እንቁላል በመጣል የሚያራቡ የሚያራቡ ይሆናል ማለት ነው። እንግዲህ እንቁላል እኛም እንቁላል ሁሉም እንቁላል የሚጥሉ እንስሳት ደግሞ እንቁላላቸው ይበላል ማለት አይደለም። ለምሳሌ የርግብ እንቁላል አይበላም እንደ አካባቢያችን እንደ ባህላችን ማለት ነው የምንበላው የቆቅ የቆቅ እንቁላል እና የዶሮ እንቁላል ብቻ ይሆናል ማለት ነው። ስለዚህ እንቁላል የሚጥሉት ደግሞ በጾታቸው ሴት የሆኑ ነገሮች ብቻ ናቸው። በጾታቸው ወንድ የሆኑ ነገሮች እንቁላል አይጥሉምና። እነዚህ ሴት የሆኑ በጾታቸው ሴት የሆኑ በራሪ ነፍሳትም ሊሆን ይችላሉ ወይም ደግሞ ዶሮዎች አዕዋፋት ናቸው። እነዚህ እንግዲህ እንቁላል በቀን አንድ እንቁላል እየጣሉ ማለት ነው። ያ እንቁላላቸው የሚበላና የማይበላ እና ያኛው እንግዲህ እኛ ጥልቅ አንሄድበትም። ዞሮ ዞሮ ምንድነው? ይሄ በተለይ የዶሮ እንቁላል ዛሬ ዛሬ ላይ በእኛ አካባቢ አንድ የዶሮ እንቁላል ሃያ አምስት ብር ሆኗል። ስለዚህ በጣም ውድ ነው ማለት ነው። አንድ እንቁላል። አንድ ዶሮ በቀን አንድ እንቁላል ትጥላለች። ስለዚህ ከአንድ ዶሮ በቀን ሃያ አምስት ብር እናገኛለን ማለት ነው። ስለዚህ በወር ስንት እናገኛለን ማለት ነው። ሃያ አምስት ብር። አንድ እንቁላል ከሆነ ሰላሳ እንቁላል ብትጥል ይሄንን ሰላሳ እንቁላል በሃያ አምስትም ብር በሰላሳ እንቁላል በማብዛት ስንት ልናገኝ እንችላለን ማለት ነው። ሰባት መቶ ሃምሳ ብር። ከአንድ ከአንድ ዶሮ ዶሮ በወር እናገኛለን ማለት ነው። ስለዚህ ይሄን ያህል በጣም ጠቃሚ የሆነ በመሆኑ ልዩ ልዩ ደሮዎችን ደሮችን በተለይ እንቁላል ጣይ የሆኑ ዶሮዎችን በማራባት የገቢ ምንጫችንን እናሳድግ። እንደዚሁም ደግሞ የእንቁላል እንቁላልን በምግብነት በመጠቀም የግል ጤንነታችንን እናስጠብቅ። እነ ጤናችንን እናስጠብቅ ሰውነታችንን እንገንባ እላለሁ። በዚህ በዚህ ሀሳብ ላይ ማለት ነው። ስለዚህ እንቁላል በዚህ ልክ ለሰው ልጅ በተለይም ለህፃናትም ሆነ ለአዋቂዎቹ እጅግ በጣም ጠቃሚ የሆነ በመሆኑ ሁላችንም ዶሮ እያረባን እንቁላሎቻቸውን ለመምግብነት ለገቢ ምንጭነት እንደአስፈላጊነቱ ማለት ነው። መጠቀም እንችላለን። እና ሁላችንም ምናልባትም ዶሮ ማራባት ያን ያህል ችግር ስላልሆነ ማለትም በቀላል ቦታ ላይ ብዙ ዶሮ ማርባት ስለሚቻል ዶሮ እያረባን የገበያ ምንጫችን እናሳድግ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም በጣም አስፈላጊና በጣም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ እኔ በጣም ደህና ነኝ በማለት ቃለ መጠይቁን እንደሚከተለው አነብና ለቃ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ አውሎ ንፋስ ይላል። እንግዲህ ንፋስ ስንል ተንቀሳቃሽ አየር ነው። አውሎ ንፋስ ስንል ደግሞ እጅግ በጣም ሲበዛ ሀይል። ሀይል ያለውን ነፋስ ማለት ነው። ማለትም በፍጥነቱ እንደዚሁም ደግሞ በሚሽከረከርበት ወይም ደግሞ በሚሮጥበት ፍጥነት። እንግዲህ ሀይለኛ በመሆኑ ወይም ብርቱ በመሆኑ ማለት ነው። የተለያዩ ነገሮቹን ከመሬት ላይ አቧራን ቆሻሻን ገለባን እንጨትን ቅጠልን የትኛውንም አይነት ያገኘውን ነገር ሁሉ በቀጥታ ተሸክሞ ወደ አየር ላይ ይዞ በመውጣት እንግዲህ ልዩ የሆነ ሀይል ያለው የአየር እንቅስቃሴ ምን እንለዋለን ማለት ነው? ወይም የንፋስ እንቅስቃሴ በቀጥታ እንግዲህ ይሄንን በዚህ ሀይል በዚህ ጉልበት በዚህ ብርታት ማለት ነው። ያገኘውን ነገር ሁሉ ቅጠሉንም ሳሩን ቅጠሉን ግብስባሱን አቧረውን አፈሩን ሁሉ በቀጥታ ተሸክሞ አየር ላይ በማዋል በጣም በፍጥነትና በጣም በሃይለኛው ማለት ነው ይዞ ሲንቀሳቀስ ወይም ደግሞ ሲሽከረከር። ወይም ደግሞ ቀጥታ ወደ ቀጥሎ ወደ ሰሜን በመቆም ማለት ነው የሚያደርገው የሚደረግ የንፋስ እንቅስቃሴ ወይም ሩጫ ወይም ፍጥነት ማለት ነው ምን እንለዋለን ማለት ነው። አውሎ ንፋስ እንለዋለን ማለት ነው ስለዚህ ይሄ አውሎ ንፋስ ምናልባትም እንግዲህ እንደየአካባቢው ሊየያይ እንጂ በጣም የመከሰት እድሉ በጣም ጠባብ ነው። ማለት የመከሰት እድሉ በጣም ጠባብ ነው። ስል እሱ ይሄ አይነት ክስተት የሚፈጠርበት ምናልባት ከወር ወይም ከአመት አንድ ጊዜ ከአመት ሁለት ጊዜ ወይም ደግሞ ምናልባትም በመንፈቅ አንድ ጊዜ በመንፈቅ ሁለት ጊዜ ሊሆን ይችላል። ነገር ግን እንደየአካባቢው የአየር ፀባይ ሁኔታ ይሄ አውሎ ንፋስ የሚከሰትበት እድሉ በጣም ሰፊ ሊሆን ይችላል። እንደ እኔ ደግሞ መልስ እየሰጠሁኝ ያለሁኝ እንደኛ አካባቢ ስለሆነ እንደ አይነት ክስተቶች የሚከሰቱበት እድሉ በጣም ጠባብ ነው። ማለትም በተለይ በዋናነት እንዲህ አይነት ንፋስ የሚከሰተው ወርሃ መጋቢት ይዞ እስከ ወርሃ ግንቦት ድረስ ባሉት ወሮዎች ነው። እና እነዚህ አይነት ክስተቶች ደግሞ ብዙ ጊዜ እንግዲህ ሲከሰቱ እጅግ በጣም ሲበዛ አውዳሚ ናቸው። ማለትም የቤት ጣራን ነቅሎ ራሱ የት ይዞት እንደሚሄድ አይታወቅም። ብዙ መሰረተ ልማቶችን ያወድማል ያጠፋል እንደዚሁ አበላሽቶ ይሄዳል። ለምሳሌ የቤት ጣራዎችን ይነቃቅልና ጣራውን ቆርቆሮውን ማለት ነው ተሸክሞ የት ሌላ ቦታ ውስጥ ሊጥለው ይችላል። ወይም ደግሞ ቆርቆሮውን ማለት ነው ጭርምስምስ አድርጎ ምንም አይነት አገልግሎት እንዳይሰጥ ያደርግ ይችላል። ወይም ደግሞ እንግዲህ ይሄ አውሎ ንፋስ ማለት ነው እቤት ውስጥ ያሉ እቃዎችን ጠቅላላ ስብርብር አድርጓቸውም ሊሄድ ይችላል ማለት ነው። ሰውንም እንግዲህ እንደ የእንትኑ ይለያያል እንጂ ህፃናትን ራሱ ብድግ አድርጎ ይዞ ይነሳና የሆነ ቦታ ላይ ወስዶ በመጣል ሊገድላቸው ራሱ ይችላል ማለት ነው። እና ዛፎችን የእንግዲህ ልዩ ልዩ ዛፎችን ጭራንፎ ያላቸውን ዛፎች ራሱ ጥርምዝምዝ እያደረገ እየነቀለ ይጥላቸዋል እንግዲህ እንደ ምን አልባት እንደ ሀይሉ ሊለያይ ይችላል። ዞሮ ዞሮ ግን አውሎ ንፋስ ስንል በጣም ብርቱ በጣም ጠንካራ በጣም በሃይለኛው የሚንቀሳቀስ ስለሆነ ሀይል ስላለው ማለት ነው። ማለት ነገሮቹን የመስበር የመሸከም የማንሳት አቅም ስላለው ማለት ነው። በቀላሉ ብዙ አይነት ነገሮችን ማውደም ይችላል ማለት ነው ወይም ማጥፋት ይችላል ማለት ነው። መሰረተ ልማቶችን የነበሩትን መሰረተ ልማቶች ሁሉ እንዳልነበሩ አድርጎ ሙሉ በሙሉ እንግዲህ ሊሆን ይችላል ወይም በከፊል አጥፍቷቸው አውድሟቸው ሊሄድ ይችላል። ማለት ነው ለምሳሌ እንግዲህ መሰረተ ልማት ሲባል ምናልባት ህንፃዎቹ ሊሆኑ ይችላሉ የኤሌክትሪክ ፖሎች ሊሆኑ ይችላሉ። ይሄ ኤሌክትሪክ ሀይል የሚሸከሙ ፖሎች ሊሆኑ ይችላሉ። እንደዚሁም ሌላ ልዩ ልዩ የቴሎ መስመሮችም ሊሆኑ ይችላሉ እነዚህን ሁሉ ምን ያደርጋል ማለት ነው? እንዳለ ብጥስጥስ አድርጎ ቆራርጦ ይጥላቸዋል ማለት ነው። ወይም ደግሞ ያበላሻቸዋል ከጥቅም ውጭ ያደርጋቸዋል ማለት ነው። እንደዚሁም ትላልቅ የሆኑ ዛፎችን ራሱ እንዳለ ይሰባብርና ጥርቁስቁስ አድርጎ ጨረማምሷቸው ይሄዳል ማለት ነው። እና እንግዲህ አውሎ ንፋስ በዚህ ልክ ምን ያክል የአንድን አካባቢ የኢኮኖሚ አውታር አውድሞ እንደሚሄድ በቀላሉ መረዳት ይቻላል ማለት ነው። እና ብዙ ጊዜ አውሎ ንፋስ ማለት ነው ዝናብ የቀላቀለ አይነት ነገርም ሆኖ ይመጣል ብዙ ጊዜ እርጥበት ያዘለ ንፋስ የሚኖረዋል። በተለይ በዋናነት የሚከሰተው ዝናብ ሊመጣ አካባቢ ሲሆን ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ። የተከበረ የሰላምታ ድምፄን በማሰማት እኔ በጣም ደህና ነኝ እያልኩ ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቃችን እሄዳለሁኝ። ደህና ሁን ይላል እንግዲህ ደህና ሁን የሚለውን ቃል እንዲሁ መቼ እንጠቀመዋለን ለምን እንጠቀመዋለን? እንደዚሁም ደግሞ ደህና ሁን ስንል መልእክቱ ምንድነው በሚሉ ሀሳቦች ላይ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያ ገባለሁኝ። ደህና ሁን ስንል እንግዲህ ምናልባት የምናውቀውን ሰው ወይም ዘመዳችንን ወይም እንግዲህ በጣም ቅርበት ያለውን ሰው ሊሆን ይችላል። ለተወሰነ ጊዜም ሊሆን ይችላል ወይም ደግሞ ለረጅም ጊዜ አብረን ኑረን ሊሆን ይችላል ወይም ደግሞ በሆነ በስራ አጋጣሚ አብረን ስንሰራ ቆይተን ሊሆን ይችላል። ዞሮ ዞሮ በየትኛውም አጋጣሚ ይህንን ሰው እናውቀዋለን ስለዚህ ይህንን የምናውቀውን ሰው። እንግዲህ በስራ እድል አጋጣሚ ሊሆን ይችላል ወይም ደግሞ በተለየ ሁኔታ ይሄሰው ከእኛ ተለይቶ ወደ ሌላ ቦታ ሊሄድ ሁኔታዎቹ ይገደዳል ማለት ነው የሆነ ሁኔታዎች ያስገድሉታል ማለት ነው በዚህን ጊዜ ምንድነው የምንለው ማለት ነው? ከእኛ ተለይቶን እንግዲህ እሱ ወደሚሄድበት ቦታ ሲሄድ ምን እንለዋለን ደህና ሁን እንለዋለን ማለት ነው ይሄ ማለት ምን ማለት ነው? እንግዲህ ወደሚሄድበት አካባቢ ወይም ደግሞ ወደሚሄድበት የስራ መስክ ወይም ደግሞ ሊሄድበት ወዳሰበው ሀገር ማለት ነው። እዚያ ህይወቱ ያማረ የሰመረ የተሻለ ጥሩ ጤናማ የሆነ ኑሮ እንዲኖር የምንገልጽበት መልካም ምኞታችን ነው። የስንብት መልካም ምኞት ነው ማለት ነው። ይሄ ማለት ምንድነው ስንሰናበተው ሰውየውን? ከሰውየው ጋር ስንለያይ ማለት ነው በመልካም ስንብት ወይም ደግሞ በመልካም ግንኙነት ደህና እንዲሆንልን ወይም ደግሞ የሚሄድበት ነገር ሁሉ ሰላም እንዲሆንለት እንዲመቸው። ስራው ሁሉ እንዲሆንለት እንግዲህ በሰላማዊ መልኩ እዚያ ኑሮውን እንዲኖር የምንገልጽበት የመልካም ምኞት መግለጫ ቃል ይሆናል ማለት ነው። ደህና አሁን ስንለው ማለት ነው። እና ብዙ ጊዜ እንግዲህ አብረነው ለብዙ ጊዜ ያወቅነውን ሰው ስንለያይ ማለት ነው ደናሁን ማለት እጅግ በጣም ጥሩ ባህሪ ነው ማለት ነው። ወይም ደግሞ ጥሩ ባህላችን ነው ማለት ነው። እንግዲህ የምናውቀውን አብሮን የኖረን ሰው። መለያየት ማለት ከባድ ነገር ነው። እና ቢያንስ እንኳን እንደዚህ ደስ በሚሉ ቃላት ደህና ሆንልን ቸር ይ ግጠምህ። ሰላም ሁነልን። እንግዲህ እያልን በአካል መልሰን እስከምንገናኝ ድረስ በዚህ ልክ እንግዲህ የሰው ተሰውየው ጋር ያለንን ቅርብ ግንኙነት ማለት ነው። እንዲህ አይነት መልካም ቃላትን በመጠቀም መልካም ነገር እንዲገጥመው መልካም ምቹ የሆነ ነገር ሁሉ እንዲሆንለት። በዚህ ልክ እንግዲህ መልካም ምኞታችንን እንገልጻለን ማለት ነው። ምናልባትም እንግዲህ ይሄ ደረጃው ይለያያል። ይሄ ሰው እንግዲህ የሚለየን እንግዲህ ለአንደኛውም ሊሆን ይችላል ወይም ደግሞ ለተወሰነ ጊዜም ሊሆን ይችላል ወይም ደግሞ እንግዲህ ተወሰኑ ሰዓታትም ሊሆን ይችላል ለምሳሌ አብረን ስንሰራ የዋልነ ሰዎች ስራ አንድ ቢሮ ላይ ስንሰራ ውለነ። ማታ እንግዲህ ወደየቤታችን ወደየቤታችን ስንለያይ ደህና ሁን ደህና ደር ደህና ምሽ ወይም ደግሞ ደህና ደር ደህና ሁን በማለት። ልንገልጸው ወይም ደግሞ ልንጠቀመው እንችላለን ይሄም ማለት እንግዲህ ደግሞ ነገ ነግቶ በአካል እስከምንገናኝ ድረስ ያለው የጊዜ ቆይታ። የተመቸ ሰላም የሆነ ጥሩ የሆነ እንደዚሁም ደግሞ መልካም የሆነ ነገር ይሁንልህ ለማለት በዚህ ልክ እንግዲህ ቃል ውድ ልንጠቀመው እንችላለን። ማለት ነውና ደህና ሆኖ ሲባል እንግዲህ ዲግሪው ይለያያል ያ ማለት። ለተወሰኑ ሰዓታት ሊሆን ይችላል ከዚህ ሰው ጋር ተለያይተን የምንቆየው ወይም ደግሞ ለብዙ አመታትም ሊሆን ይችላል ወይም ደግሞ ጭራሽ ተዚያም በኋላ ላንገናኝ እንችላለን ዞሮ ዞሮ። የምናውቃቸውን ሰዎች አብረናቸው ከቆየን ከተዋወቅን ዘንዳ ሲለያዩንም በዚህ ልክ ማለት ነው። አሁን በማለት እንግዲህ ሰዎችን መልካም ምኞት እየገለጽን የሚሄዱበት ወይም ደግሞ ሊሄዱበት ያሰቡበት ቦታ ለእነሱ ለጤናቸው ለኑሯቸው ለሰላማቸው መልካም እንዲሆንላቸው ማለት ነው። መልካም ሀሳባችንን መልካም ምኞታችንን በዚህ መልክ ምድር አሁን በማለት እንገልጻለን ማለት ነውና። ደህና ሁን ስንል የአንድ ሰው የውስጡን ምኞቱን ወይም ደግሞ ሰላም መሆን እንዲሆንለት ሊገልጽ ሲፈልግ ይሄንን ቃል በዚህ ልክ ይጠቀማል ማለት ነው። እና ደህና ሁን የሚለው ቃል እንግዲህ በዚህ ልክ ነው ጠቅላላ ሀሳቡ ዳግም በተለያዩ ጉዳዮች ተመልሼ እመጣለሁ።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም። ትልቅ ዋጋ አለውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ። ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ ይምሰጥ ይሆናል ማለት ነው ወደ ቃለ መጠይቁ እሄዳለሁኝ። ልምድ ይላል እንግዲህ ልምድ ማለት ምን ማለት ነው? ልምድስ የልምድ ክህሎትስ ወይም የልምድ ብቃትስ ከየት ይገኛል እንዴት ይገኛል? በሚሉ ጉዳዮች ላይ ማለት ነው ጥልቅ የሆነ ማብራሪያ የምሰጥ ይሆናል ወደ ትንታኔ እሄዳለሁኝ። እንግዲህ ልምድ ስንል ምን ማለታችን ነው ቢባል የተግባር እውቀት ማለት ነው። የተግባር እውቀት ማለት ደግሞ በአይናችን እያየን በእጃችን እየዳሰስን በእጃችን እየሰራን እንደዚሁም ደግሞ እለት በእለት በምናደርገው የኛ የህይወት ጉዞ ውስጥ በምናየው በምንገነዘበው በምንረዳው ልክ ስለ አንድ ነገር የሚኖረን እውቀት ወይም ችሎታ ወይም ብቃት ነው ማለት ነው። ልምድ ማለት በዚህ ልክ ነው እንግዲህ ትርጉም ሊኖረው የሚችለው ያ ማለት ምንድነው? የአንድ ሰው እውቀትን ችሎታን ብቃትን የአንድ ድርጊት አፈጻጸምን ወይም የአንድ ድርጊት እንዴት እንደሚሰራ እንደሚሰራ ወይም ደግሞ ክስተቶቹ ወይም ድርጊቶቹ እንዴት እንደሚፈጸሙ እንዴት እንደሚመጡ ለምን እንደሚመጡ መቼ እንደሚመጡ ስለ እያንዳንዱ ነገር ማለት ነው። ጥልቅ የሆነ ትንታኔ ሊያገኝ የሚችለው የዚህ ችሎታን ማግኘት የሚቻለው በምን አይነት ችሎታ ሲኖረው ሲሆን ማለት ነው። ሁልጊዜ ቀን በቀን በሚያየው በሚገነዘበው በሚረዳው በሚሰራው ስራ በዚያ ልክ እንግዲህ በተግባር በአይኑ እያየ በጁ እየዳሰሰ እንደዚሁም ደግሞ በተግባር በጆሮ እየሰማ በጆሮው እንኳን ያን ያህል አይደለም ዞሮ በአይኑ እያየ በእጁ እየዳሰሰ የሚሰራው ከሚሰራው ስራ የሚያገኘው እውቀት ማለት ነው። የተግባር እውቀት ማለት ነው። ወይም ደግሞ በተግባር ስራውን እየሰራ ወይም ደግሞ ድርጊቱን እያየ እያየ የሚያገኘው እውቀት ማለት ነው። ለምሳሌ አንድ አርሶ አደር እንግዲህ በሬዎችን ጠምዶ ያርሳል እንግዲህ ይሄ አርሶ አደር በሬዎቹን ጠምዶ መሬትን እንዴት አድርጎ እንደሚያርስ? መቼ መቼ እንደሚታረስ መሬቱ ምን ወቅት ላይ መሬቱ በደንብ መታረስ እንዳለበት እንደዚሁም ደግሞ መሬቱ በደንብ የታረሰው መሬት ደግሞ መቼ ምን አይነት ዘር እንደሚዘራ። ስለዚህ መቼ ምን አይነት ዘር እንደሚዘራና እንደዚሁም ደግሞ ዘሩን እንዴት አድርጎ መንከባከብ መጠበቅ እንዳለበት ከጎርፍ ከናዳ ከትል ከበረድ እንዴት አድርጎ መጠበቅ እንዳለበት። እንግዲህ ልጁ ማለት ነው እያየ ያድጋል የአባቱን ፈለግ ተከትሎ እያየ ያደርጋል ስለዚህ ይሄ ልጅ ማለት ነው። በትምህርት ቤት ገብቶ ሳይሆን አባቱ የሚሰራውን ስራ በዚህ ልክ በትክክል በማየትና በማጤን ማለት ነው። ነገ ይሄ ልጅም የአባቱን ስራ እንግዲህ ማንም ሳያስተምረው ሁሌ የአባቱን ስራ ባየው በተመለከተው በተገነዘበው ልክ ማለት ነው ይህንን ስራ ይሰራል ማለት ነው። ስለዚህ ይሄ ምንድነው የተግባር እውቀት ይሆናል። እሱ ማለት ነው ማለት ትምህርት ቤት ገብቶ ሳይሆን በተግባር የአባቱን ስራ እያየ ያወቀ እውቀት ስለሆነ ማለት ነው። እና ልምድ ስንል አንድ ሰው ወይም አንድ አካል ማለት ነው። ዕውቀትን በምን አይነት መልኩ ሲያገኝ ማለት ነው በተግባር በእጁ እየዳሰሰ በአይኑ እያየ እያየ እንደዚሁም ደግሞ በተግባርም እሱ ስራዎችን እየሰራ የሚያገኘው እውቀት ማለት ነው። ለምሳሌ ሌላ ምሳሌም ባነሳውን መኪና ጋራዣ አለ አሁን ለምሳሌ መኪናዎቹ የተለያየ ፓርታቸው ሊበላሽ ሊሰበር ወይም ደግሞ ከጥቅም ውጭ ሊሆን ይችላል። ስለዚህ ይሄንን በትምህርት ሳይሆን ቀጥታ እንግዲህ መኪና ጋራዥ ውስጥ ይገባና የመኪናው ምኑ ምኑ የትኛው የሰውነት ክፍሉ እንደተበላሸ የትኛው የመኪናው ክፍል እንደተበላሸ። በተግባር በአይኑ እያየ እንዴት እንደሚስተካከል እንዴት ሆኖ እንደሚፈታ እንዴት ሆኖ እንደገና እንደሚገጠም በአይኑ እያየ በእጁ እየዳሰሰ። በተግባር እንግዲህ ይሄ ሰውዬ ይማራል ማለት ነው። ትምህርት ቤት ገብቶ ሳይሆን በተግባር ጋራዥ ቦታ ላይ በመስራት እንግዲህ ስለ መኪና መጋረዝ በሚባለው ቃል ላይ ማለት ነው። ወይም ሀሳብ ላይ እሱ በትምህርት ቤት ሳይሆን በተግባር እንግዲህ ስራውን እየሰራ ማለት ነው። ጥልቅ የሆነ እውቀት ወይም ደግሞ ትንታኔ ይኖረዋል ማለት ነው። ወይም ደግሞ መኪና ጋራጅ ሲባል በቀላሉ ሀሳቡን በዚህ ልክ ሊረዳው ይችላል ማለት ነው። እና ልምድ ሲባል አንድን ነገር በተመሳሳይ ጊዜ ማለት ነው። በተለያየ ጊዜ ስራዎችን በራሱ በተግባር በመስራት የሚያገኘው የእውቀት ደረጃ ወይም ደግሞ የእውቀት አይነት ይሆናል ማለት ነው።

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም ለሁላችንም አስፈላጊ ነውና ሰላም እንዴት አላችሁ። እንዴት አደራችሁ። እንዴት ዋላችሁ። እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁን እንደሚከተለው አነብና- ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቁ እሄዳለሁኝ። ኦገስት ይላል። እንግዲህ ኦገስት የሚለውን ቃል እንዲሁ በአማርኛ ቋንቋ ወይም ደግሞ በአማርኛ- መዝገበ ቃላት ውስጥ አናገኘውም። ነገር ግን ኦገስት የሚለው ምንድነው የኛ ነሀሴ የሚለውን- ትርጉም ይዞ ይመጣል ማለት ነው። ይህም ማለት እንግዲህ- የኛ የመጨረሻው ወር ወይም ደግሞ አስራ ሁለተኛው ወር ይሆናል ማለት ነው። እንደዚሁም ለእኛ- ነሀሴ እንግዲህ ኦገስት ማለት በእኛ ነሀሴ ማለት ነው። ነሀሴ ማለት ደግሞ- እጅግ በጣም ሲበዛ ከፍተኛ የዝናብ የዝናብ መጠን የሚመዘገብበት ወቅት ነው። ወርህ ነው: እንደዚሁም ደግሞ ከፍተኛ የሆነ ጭቃ :ዝናብ ደመና- የሚታይበት ወይም ደግሞ የሚመዘገብበት ወቅት ነው ለኛ። እና ክረምት ነው ማለት ነው። ምናልባት በሌሎች አካባቢዎች ደግሞ በጋ ሊሆን ይችላል። ዝሮ ዝሮ እንግዲህ እኛ ማነው- ኦገስት የሚለው ወይም ነሀሴ የሚለው ለእኛ የመጨረሻ ወራችን ሲሆን ምናልባትም እንደ ጎሪጎሪያን ወይም እንደ አውሮፓውያን አቆጣጠር ለሚቆጥሩት ደግሞ- ወደ ስምንተኛ ወራቸው ይሆናል ማለት ነው። እና ኦገስት ስንል ወር መሆኑን- ከዚያ ስንተኛው ወር ለሚለው ደግሞ ምናልባትም በመስከረም እና በሀምሌ መካከል የሚገኘው ማለትም ከሀምሌ ቀጥሎ ከመስከረም በፊት የሚገኝ ወር ይሆናል ማለት ነው። ስለዚህ- በእነሱም ቢሆን ማለት በአውሮፓውያን አቆጣጠርም ቢሆን ይሄው ወር ማለት ነው። በጁላይ እና በሴብቴምበር መካከል የሚገኝ ወይም የሚያልፍ ጊዜ የጊዜ ርዝማኔ ያለን የጊዜ ርዝማኔ የምንለካበት ወይም መጠሪያ ስም የሆነው ኦገስት ይሆናል ማለት ነው። እና ኦገስት እንግዲህ እንደየ እንደየቋንቋችን ለእኛ ነሀሴ የሚል ትርጉም ነው ያለው ለነሱ ወገስት ነው። ይህም እንደተለያዩ አስራ ሁለት ወራት ውስጥ አንዱ ወር በመሆን ለእኛ አስራ ሁለተኛ ወራችን አዲስ ዘመን መስከረም ብለን እንጀምርና- እንግዲህ የመጨረሻው የአመቱ የመጨረሻ ወር ይሆናል ማለት ነው። እና ኦገስት የሚለውን ወር ወይም ነሀስ የሚለውን ወር እንደጨረስነ- አዲስ አመት በመስከረም እንቀበላለን ማለት ነው። እና ይሄ ኦገስት ወይም ነሀሴ እንግዲህ በተለያየ ሁኔታ ነው የምናሳልፈው በተለይ በእኛ አካባቢ የክረምቱ ወቅት ከመሆኑ አንፃር ማለት ነው- ነሀሴ እጅግ ለሰው ልጅ አስቸጋሪ ነው። በቃ ለመኖር አንድም እቤት ውስጥ ያለ እህል ተበልቶ ስለሚያልቅ ውጭ ያለውም ገና ስላልደረሰ- ነሀሴን እንግዲህ በተለያየ መልኩ ሰዎች ይገልጹታል። ምን ይሉታል አስቸጋሪ ወቅት ለመሆኑ- ሀምሌን ሰኔን በዘራዘር ሀምሌን በጎመን ዘር ነሀሴ በምን ባላ ይሻገሩሻላ በማለት እንግዲህ የከብት እረኞች ማለት ነው ያዜሙለታል። ይቀኙለታል። ይጫወቱለታል። ማለት ነው። እና ነሀሴ እጅግ በጣም ሲበዛ- ከፍተኛ የሆነ የችግር ወቅት ነው በእኛ አካባቢ ማለት ነው። ለምን ቢባል- እንግዲህ እቤት ያለውም ያልቃል ውጭ ያለውም የተዘረው ሰብልም አይደርስም ስለዚህ በጣም አስቸጋሪ የረሃብ ወይም የችግር ወቅት ከሚባሉት ውስጥ አንዱ- እና ዋነኛው ነሀሴ ይሆናል ማለት ነው። እና ብዙ ጊዜ በነሐሴ ብዙሃኑ የኢትዮጵያ ህዝብ- በተለያየ የኑሮ ችግር ውስጥ የሚሰቃይበት ወርህ ቢኖር ነሀሴ ነው ማለት ነው። ሌሎቹ ግን ይኸው በአንጻራዊነት የተሻለ ገቢ ስለሚኖር በእነዚያ ወሮች የምርት ምርቱ ያን ያህል ስለማይቸግር ያን ያን ችግር ራብ የለም ማለት ነው። እና ነሀሴ- ወቅቱም በጣም አስቸጋሪ ነው። እንደገናም ደግሞ የእህል አቅርቦትም ስለሌለ- በከተማ የለ በገጠር ሰው ተቸጋግሮ የሚያሳልፈው ወር ቢሆን- በቃ ነሀሴ ነው ማለት ነው። በእኛ አካባቢ ምናልባት በሌሎቹም ይኸው እንደዚህ ሊሆን ይችላል ብዬ አስባለሁኝ። ዝሮ ዝሮ አሁን አሁን ምናልባት ቴክኖሎጂው በጣም እያደገ በመምጣቱ ቶሎ የሚደርሱ ሰብሎችን በመዝራት- ነሀሴ ላይ እንግዲህ እንደ ድንችና ድንች ገብስ የመሳሰሉ ሁሎች ስለሚደርሱ አሁን አሁን- በእነዚህ እንግዲህ ችግርን ማባረድ ተችሏል ማለት ነው እንጂ። በፊት የነበሩ ሰዎቻችን በነሀሴ ወቅት ላይ በጣም ይቸገሩ ነበረ። እና እንግዲህ ጠቅለል ስአድርገው ሀሳቤን እንደሌሎቹ ነሀሴ ወይም ኦገስት ስንል እንደሌሎቹ አስራ ሁለት ወራት አንዱ- የሆነው ወር ይሄም ደግሞ የኛ የመጨረሻ የአመቱ የመጨረሻ ወር- በመሆን እንግዲህ ጊዜን የምንለካበት የጊዜ መለኪያ- ነው ማለት ነው። ይሄም ሰላሳ ቀናትን በውስጡ ይዞ ይገኛል ማለት ነው። ስለ ጥያቄው አመሰግናለሁ። ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እጨርሳለሁኝ። በሚቀጥሉት የተለያዩ ጉዳዮች ተመልሼ እስከምመጣ:

እሺ አመሰግናለሁ እንግዲህ ከምንም በፊት ሠላመ እግዚአብሔር ለሁላችንም ወሳኝ ነገር ነውና ሠላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሠላምታ ድምፄን በዚሁ እያ እንዲሁ እያሰማሁ ማለት ነው የተጠየቁትን ቃለመጠየቅ በድምጽ አሰምቼ አነብና ለተጠየቁት ጥያቄ ማብራሪያ የምሰጥ ይሆናል አሁን ወደ ቃል መጠይቁ እሄዳለሁኝ። ሁለት ይላል እንግዲህ ሁለት ስንል ምን ማለት ነው? ሁለትስ ቁጥር ከመሆኑ አንፃር እንግዲህ ከሁለት ጋር በተያያዘ ማለት ነው። ብዙ ሀሳቦችን ይነገራሉ እንደው እንደ ኢትዮጵያ ኦርቶዶክስ እምነት ተከታይ ሁለት የምትፈልግ ቁጥር አይደለችም። እንደ አማኝም እንደ ምእመንም እንደ እንደው እንደ ዜጋም ሁለት የምትባለዋን ነገር ብዙ ጊዜ ሰዎቹ አይወዷትም። ምናልባትም የማይወዷት እንግዲህ ራሱን የቻለ ምክንያት አለ። እነዚያም ምክንያቶች እንግዲህ በምሰጠው ማብራሪያ ትንታኔ የምሰጥበት ይሆናል ማለት ነው። ዞሮ ወደ ማብራሪያ እሄዳለሁኝ። እንግዲህ ሁለት እንደማንኛውም መቁጠሪያ ቁጥር። መቁጠሪያ ቁጥር ስትሆን በ ከሶስት ቀድማ ከአንድ ቀ ቀጥላ የምትገኝ ያም ማለት በአንድና በሶስት መካከል የሚገኝ መቁጠሪያ ቁጥር ነው ማለት ነው። ሁለት እና ይቺ ሁለት ብዙ ጊዜ በእኛ በኢትዮጵያውያን ዜጎች እንግዲህ የምትፈልግ ቁጥር አይደለችም። አትወደድም እንደ ሁለት ስትባል ብዙ ጊዜ ብዙ ህዝብ ማለት ነው ሰዎች ይጠሏታል። ያ ማለት ምንድንነው? ሁለት ልብ ይባላል ለምሳሌ አንድ ወላዋይ የሆነን ሰው ምን ይሉታል ሁለት ልብ ይሉታል ያ ማለት ማለት ነው። በቃ በአቋም የለውም በአንድ ነገር ላይ አይጸናም ማለት ነው። እና ሁለት ልብ ሁለት ልብ ስንል ወለ ወላዋይ በአቋሙ የማይጸና በሀሳቡ የማይጸና ሰው ለማለት ነው። እና ሁለት ልብ ይባላል። ወይም ደግሞ በሌላ መልኩ ሁለት የጨበጠ አንድ አይዝም ይባላል ሁለት የጨበጠ አንድ አይዝም ማለት። በቃ ሁለት ነገር መመኘት አንዱንም እንኳን ሳናሳካው እንቀራለን ማለት ነው። እና ይቺ ሁለት የምትለዋ ቃል ብዙ ጊዜ በዋናነት በአሉታዊ መልኩ ነው የምትቀርበው በተለይ በእኛ አካባቢ። ሁለት የጨበጠ አንድ አንድ አይዝም። ሁለት ልብ። ሁለት ያ ሁለት ያሯ ሁለት ያስሮ ሁለት ያስሮጠ ወይም ደግሞ ሁለት ያሰበ አንዱም አይሳካለትም ለማለት ብቻ በተለያየ መልኩ ማለት ነው። ሁለት የምትለዋን ቁጥር። ብዙሃኑ እንግዲህ የኢትዮጵያ ህዝብ ማለት ነው የማይወዳት የማይፈልጋት ወይም ደግሞ በምንም ታምር ሁለት የምትለዋን ቁጥር ምንም በቃ ፍላጎት የሌለው ህዝብ ነው ማለት ነው። ለሁለት ቁጥር እና በተለይ በኢትዮጵያ ኦርቶዶክስ እምነት መሰረትም ሁለት ሲባል። እንግዲህ ብዙ እንትን የለውም ለምንድንነው? ሁለት ልብ ሁለት እምነት ስለሚሆን እምነት አንድ ብቻ ናት። ስለዚህ ሁለት የሚባል ነገር አይፈለግም አይወደድም። ስለዚህ ሁለት ማለት። ምንድንነው? ማለት ነው ወላዋይ ወይም ደግሞ ተጠራጣሪ ወይም ደግሞ ሁለት ሲባል በአጠቃላይ ተጠራጣሪ ማለት ነው። ማለት ያንንም ያላመነ ያንንም ያላመነ ዝም ብሎ በውሃ የተንሳፈፈ ኩበት ማለት ነው። እና ሁለት ተፈላጊ ቁጥር አይደለችም። ስል በምክንያት ነው። ይህም ምክንያቴም አንደኛ ሁለት ልብ እያልነ በሀሳብ ደረጃ ማለት ነው ሰው ከዚያና ከዚህ የሚዋልል በአቋሙ ያልጽና ለመሆኑ ለማ ማረ ስለሚያረጋግጥ ሁለት ተፈላጊ አይደለችም። በሌላ መልኩም እንግዲህ ሁለት ስንል። ሁለት የጨበጠ አንድ አይዝም እንደሚባለው ሁሉ በመጀመሪያ ደረጃ ለምንሰራው ወይም ለምንተገብረው ተግባር በአቋማችን መጽናት እንዳለብን። እና ማየት ያለብን አንድን ነገር ብቻ እንጂ ሁለት አማራጭ ይዘን በምናደርገው እንቅስቃሴ ውጤት ላይ እንደሚያደርሰን በዚህ ልክ። ሁለት ተፈላጊ አይደለችም እላለሁኝ። እንደዚሁም ደግሞ በእምነትም ስናየው ማለት ነው። ሁለት እምነት የሚ የሚከተል ሰው ምንድንነው? በቃ ሰው ውስጡ ሁሉ ነገሩ ኑሮው ሁሉ የተረበሸ ነው ማለት ነው። እንደውም ምንድን ይባላል? ዘክሌ ልቡ ህውክ ውእቱ ይላል ማለት። ሁለት የሚያስብ አካል ልቡናው የታወከ ወይም ደግሞ ምንም እንትን በቃ አቋም የሌለው ሠላም የሌለው ኑሮ ነው። የሚኖር እና ሁለት ልብ አንሁን እንደ አንድ ልብ እናስብ። እንደ አንድ እንተፍስ እንደ አንድ ሳንባ እንተንፍስ እንደ አንድ ልብ እናስብ በማለት። ሁለት የሚልን ቁጥር ትተን አንድ በሚል ሁላችንም አንድ መሆን አለብን። ለሁለት የተከፈለ ነገር ሁሉ ዙሮ ትርጉም የለውምና እንደ እንደ እንደአንድ እናስብ እንደአንድ እንተርጉም እንደአንድ እንጽና በማለት አንድ መሆንን በዚህ ልክ እንግዲህ አጽንቼ ጽኑ ጥንካሬ ሰጥቼ እገልጸዋለሁ ማለት ነው። እና አንድነት ጥንካሬ ነው ሁለትነት መከፋፈል ነው መለያየት ነው። ሁለትም ሲባል መለያየት ነው አንድ ሲባል ግን ጽኑነት ጥንካሬ ሀይል ነው። እና ሁላችንም አንድ በመሆን ኃይላችንን እናጠንክር እንጽና።